በቀን ስንት ሰዓት ስልክ ትጠቀማለህ? ለሚለው ጥያቄ እንግዲህ በቀን ምናልባት ይሄን ያክል ሰዓት ነው ብሎ ለመገመት በቸገርም ግን እንደው ምናልባት ሰላሳ ደቂቃ ወይም ግማሽ ሰዓት እጠቀማለሁ ብዬ አስባለሁ ምክንያቱም በስራ ስለምወጠር ስልክ ለማውራት እና ኢንተርኔት ለመጠቀም ቢበዛ ሰላሳ ደቂቃ ወይም ደግሞ ግማሽ ሰዓት እጠቀማለሁ የሚለውን እወስዳለሁ።

የትኛውን የቀኑን ሰዓት ትወዳለህ? ለሚለው ጥያቄ እኔ ብዙ ጊዜ ምሽቱን እወደዋለሁ በተለይ ከስራ ስወጣ ማለት ነው ከአስር ሰዓት ጀምሮ ወይም ከአስር ተኩል ጀምሮ እስከ አንድ ሰዓት ድረስ ያለው ሰዓት ለኔ በጣም የምወደው ሰዓት ነው ምክንያቱም ከስራ ማርፍበት ሰዓት ነው ፀሀይም ምንም የሌለበት ነው ወደ ቤት የምገባበት የራሴን የማዳምጥበት ጊዜ ስለሆነ ያ ከአስር ሰዓት እስከ አንድ ሰዓት ያለው ጊዜ በጣም ደስ ይለኛል እወደዋለሁ

ሹራብ መስፋት ድሮ ድሮ ልጅ እያለን ያው እንጫወትበትም ስለነበረ እችለው ነበር በኪሮስ መስፋት ማለት ነው ግን አሁን ላይ ያ ሙያ ጠፍቶኛል። ስለዚህ ሙያ ከተውከው ደግሞ ወይም ከተውሽው ደግሞ ስለሚረሳ ተረስቶኛል ማለት ነው ስለዚህ ድሮ ችለው ነበር አሁን ግን ፈጽሞ አልችለውም ማለት ነው።

በእጅ የሚሰራ ስራ ታደርጋለህ ወይ? ለሚለው አዎ አደርጋለሁ እንደውም ብዙ ጊዜ በእጅ የሚሰራ ስራ ነው የማከናውነው ወይም የምሰራው ምክንያቱም በእርግጥ ያው ዘመኑ ዲጂታል ዘመን ነው በተለያየ ቴክኖሎጂዎች በመጠቀም የሚሰራበት አጋጣሚ አለ ግን እኔ አሁን ያለኝ ስራም እንቅስቃሴ ብዙ ለዚያ የሚጋብዝ ስላልሆነ በእጅ የሚሰሩ ስራዎችን ነው ብዙ ጊዜ የምሰራው ማለት ነው። ስለዚህ እሱን አደርጋለሁ

እድለኛ ነገር አለህ ወይ? ለሚለው አዎ አለኝ ብዬ አስባለሁ በርግጥ እኔ ብዙ ጊዜ በእድሌ አማርራለሁ ግን ያው ፈጣሪ የሰጠኝ እድለኛ ነኝ ብዬ የማስብባቸው የተለያዩ ግን ምክንያቶች እና የተለያዩ ሁኔታዎች አሉኝ። አዎ ፈጣሪ ለኔ እድል ብዙ እድሎች እንደሰጠኝ አምናለሁ። እና እድለኛ ነኝ ብዬ አስባለሁ። የተለያዩ ያጣኋቸው ነገሮች ቢኖሩም ግን በተለየ መንገድ ደግሞ ከሌላው እድለኛ ነኝ ብዬ አስባለሁ። እኔ

ሰዎችን በአይን እመለከታለሁ። በተለይ በተለይ ብዙ ጊዜ ሰዎች ጋር አላስፈላጊ ነገሮች ሲካረሩ ወይም ደግሞ አላስፈላጊ ክርክሮች ሲኖሩ እኔ እንደውም ቀድሜ አይን ነው ተኮር አድርጌ የማየው ለምንድነው? አይኑን ስታየው ሰው ወይ የዋሸውን ነገር ማየት ትችላለህ ወይም ደግሞ ጊዜ ሀሳቡን ትክክለኛውን ሀሳብ ላይነግርህ ስለሚችል ያንን ለመረዳት ያገለግላል። ወይም ደግሞ ኮስተር በለህ አይኑን ስታየው ስራዎችን ሊያከናውኑልኝ ይችላል ብዬ ስለማስብ ብዙ ጊዜ አይን እያየሁ ነው የማወራው

ብዙ ጊዜ እኔ ምን አይነት ልብስ ነው የምወደው? ብዙ ጊዜ ቀለል ያሉና ከለራቸው በጣም ቦግ ያላሉ ከለሮችን ዝም ያሉ ከለሮችን እወዳለሁ። ብዙ ጊዜ ያው ሸሚዝ እና ጨርቅ ሱሪ እወዳለሁ። ግን ጃኬት ብዙ ጊዜ መደረብ ደስ አይለኝም ክረምት ካልሆነ በስተቀር ማለት ነው። ከለራቸውን በተመለከተ ዝም ያለ ከለር በጣም ደመቅ ያለ ከለሮችን ሸሚዝም ሱሪም ያንን መልበስ

መተግበሪያዎችን አወርዳለሁ አዎ የተለያዩ መተግበሪያዎችን አወርዳለሁ። ምክንያቱም ስራዎች የሚጠቅሙኝን ነው። መተግበሪያዎች በጣም ነው የማወርደው። በላፕቶፕም በ ስል የማለት ነው አስፈላጊ የሆኑትን መተግበሪያዎችን የዋረድኩ እጠቀማለሁ። ወሳኝ ስለሆነ ለስራዬ ወሳኝ የሆኑትን ብቻ ነው። ግን መርጬ ለስራዬ ወሳኝ የሆኑት መተግብሪያዎች አውርጄ የምትጠቀመው ማለት ነው

ስታመም ከስራ የምቀርበት ወይም የምቆይበት ሁኔታ አልፎ አልፎ ይከሰታል ግን በጣም ጠንካራ ህመም ካሎን ደግሞ እሄዳለሁ ወደ ስራ። ምናልባት ከአቅም በላይ የሆነ ህመም ካለና ለመሄድ እጅግ በጣም ከባድ ከሆነብኝ አዎ ዘገያለሁ ወይም እቆያለሁ ወይም ደግሞ እቀራለሁ። ግን ያን ያክል ከባድ ህመም ካልሆነ ደግሞ ወደ ስራ እሄዳለሁ ምክንያቱም ስራዬን ማደናቀፍ ስለሌለብኝ ማለት ነው

የስራ? ስራ የስራ ምግባር ታከብራለህ ለሚለው አዎ በጣም ነው የማከብረው እኔ እንደውም የስራ ምግባርን ከሚያከብሩ ሰዎች ውስጥ ግንባር ቀደም ተጠቃሽ እኔ ነኝ ማለት ነው። እወዳለሁ የስራ ምግባር ማክበር የስራ ምግባራችንን ካላከበርን ስራውም ሊሰራ አይችልም ከሰው ጋርም ልንግባባል አንችልም። ስለዚህ በተለያየ መልኩ የተለያዩ ስራዎች ይኖራሉ እነሱን ለመስራት የግድ የስራ ምግባር መኖር አለበት ያንንም ማክበር አለበት። እኔም በጣም ነው የማከብረው በጣም ነው የምወደው ያንን

በእንጨት እሳት አብስዬ አውቃለሁ አዎ አሁንም አንዳንድ ጊዜ መብራት ሲጠፋ በእንጨት አበስላለሁ። በፊት እንደውም ልጅ እያለን መብራት በደንብ የተጠናከረ ሳይሆን በእንጨት ነበር ብዙ ነገር ወጥ የሚሰራውን እንጀራ የሚጋገረው እኔም በእንጨት ወጥ ሰርቼ አውቃለሁ። በእንጨት እሳት ሙቄ ውሃ አሙቄ አውቃለሁ። አሁንም ቢሆን አልፎ አልፎም መብራት ሲጠፋ በእንጨት የምንጠቅምበት አጋጣሚ አለ አልፎ አልፎ። ስለዚህ በእንጨት አብስዬ አውቃለሁ ማለት ነው

አዎ ሳንቲም እቆጥባለሁ። ያው ያን ያክልም ባይሆን እቆጥባለሁ ለመቆጠብም በጣም ሙከራ አደርጋለሁ በነገራችን ላይ አንዳንድ ጊዜ ከልብስም ከምግብ ቆጠብ በምልበት አጋጣሚ አለ። ግን ያው ቤተሰብ ይዘህ ደግሞ ከባድ ስለሚሆን ነው እንጂ። እኔ ከብዙ ነገሮች ነው ራሴን የማያቅበው ሳንቲም ለመቆጠብ ስል ማለት ነው። ያ ደግሞ ግዴታዬ ነው ቤተሰብ አስተዳደር እንደመሆን አመተን ሳንቲም መቆጠብ እጅግ በጣም አስፈላጊ ነው። ያንን በጣም ከአቅም በላይ ቁጠባ ነው የማደርገው እንደውም በጣም ነው የምቆጠበው

አይስክሬም አልወድም በጣም የምጠላው ነገር እንደውም አይስክሬም ነው እኔ ጣፋጭ ስለሆነ ማለት ነው በጣም የማልወደው ቢኖር እሱን ነው። ያ ደግሞ ምክንያት አለኝ በነገራችን ላይ ሞክሬ ቀምሼውም አይደለም። ግን የመጀመሪያ ላይ ዝም ብዬ እንደጠላሁት ከዛ በኋላ ጠላሁት አልወደውም በጣም የማልወደው ማለት ከኬክ ዜሮች አይስክሬምም ነው።

ውሳኔ መስጠት በጣም እችላለሁ ያው ግን ውሳኔው ስሰጥ አንዳንድ ጊዜ ነገሮችን ከግምት ውስጥ ማስገባት እጅግ በጣም አስፈላጊ ነው። እና አንዳንድ ጊዜ ከባድ ነገሮች ሲገጥሙ ውሳኔ ከመወሰን በፊት ቆም ብዬ አስባለሁ። ግን በጣም ውሳኔ ሰጪ ሰው ነኝ ብዬ አስባለሁ። ውሳኔም በተለየ መንገድ እሰጣለሁ።

የስራ ቦታዬ ከቤቴ ብዙ አይርቅም ቅርብ ነው። ስለዚህ በእግር ነው የምመላለሰው እንደውም ታክሲ ምናምን አልይዝም። ስለዚህ በጣም ቅርብ ነው ማለት ነው ያ ደግሞ ስራዬን በአግባቡ እንዳከናውን አገልግሎኛል ማለት ነው። ምሳም በልቼ የምመልሰው እዚሁ ቤቴ ነው። ምክንያቱም የስራው ቦታዬ ከቤቴ በጣም ቅርብ ስለሆነ ማለት ነው። ያ ደግሞ ለኔ በጣም ጥሩ ነገር ፈጥሮልኛል ከትራንስፖርት ወጪ አድኖኛል ማለት ነው። ምግብም የምግብ ወጪም ውጪ ከመመገብ በጣም ጠቅሞኛል ብዬ አስባለሁ።

ቅጽል ስም የለኝም። እንግዲህ ምናልባት እኔ የማውቀው ቅጽል ስም የለኝም ምናልባት እንግዲህ ሰዎች በምሰራበት ወቅት የሚሰጡ ቅጽል ስም ሊኖር ይችላል አላውቅም እሱን አልሰማዉም ሰምቼም አላውቅም። ስለዚህ በኔ በኩል እንደው ቅጽል ስም የለኝም ብዬ መናገር ነው የሚቻለው። ምክንያቱም ሌሎችም ቅጽል ስም ሲያወጡልኝ አይቼ አላውቅም። እኔም ደግሞ ቅጽል ስም እንደሌለኝ እንዳለኝ አላውቅም

የምሳ እረፍት አንድ ሰዓት ያክል ነው። እንግዲህ አንዳንድ ጊዜ አንድ ሰዓት ተኩል ይሆናል አንዳንድ ጊዜ አንድ ሰዓት ይሆናል አንዳንድ ጊዜ ደግሞ በእርግጥ ሃምሳ ደቂቃ የሚሆንበት አጋጣሚ አለ። ግን የተለመደው የኔ የምሳ እረፍት አንድ ሰዓት ነው ማለት ነው። በዚህ አንድ ሰዓት ውስጥ እንግዲህ ምሳን በልቶ ለመመለስ ይጠቅማል ቤቴም ቅርብ ስለሆነ በቂ ነው የሚሆነው ብዬ አስባለሁ

በፍጥነት መተየብ በጣም እችላለው ምክንያቱም ስራዬ ከዚያ ጋር የተያያዘ ስለሆነ ላፕቶፕ እጠቀማለሁ እጽፋለሁ እተይባለሁ ኢዲት አደርጋለሁ። ወይም ያርቶት ስራ እሰራለሁ ስለዚህ ለምጅዋለው በጣም በፍጥነት ነው የምተይበው ማለት ነው። ይሄ ደግሞ ከልምድ ከተለያዩ ጊዜ ልምዶች የመጣ ነው። ብዬ አስባለሁ

በስራ ላይ የተለያዩ ተግዳሮቶች አሉ እንግዲህ እነኚህ ተግዳሮቶች በተለያየ መንገድ ሊገለጹ ይችላሉ። በኔ በኩል የምገልጻቸው ነገሮች አንደኛው ያው የሰራተኛው ቅንነት ነው። አንድ አንድ ጊዜ ሰራተኛው ቅን አይሆንልን በተለይ የተሻለ ደሞዝ የማይከፈለው ከሆነ። ሰራተኛው ቅን አይሆንም እና ቅን ካልሆነ ደግሞ ከእነሱ ጋር ትጋጫለህ ስራውን ለመስራት ለማከናወኑ በጣም ከባድ ነው የሚሆነው ማለት ነው። ሌላው ደግሞ የደሞዝ ማነስ አንደኛው ሌላው መሰናክል ነው የምትሰራው ስራ በጣም ትልቅ ነው። የሚከፈለው ግን ትንሽ ነው ማለት ነው። ያ ደግሞ ለምትሰራው ስራ ትክክለኛውን ስራ ለመስራት እንቅፋት ወይም ተግዳሮት ይሆንብሃል ማለት ነው

የተለያዩ አትክልቶች አሉ የምወደው አትክልት ግን ሁለት እወዳለሁ አንደኛው ሰላጣ ነው ሁለተኛው ድንች ነው ማለት ነው። እና በርግጥ እና ሙዝንም በጣም እወዳቸዋለሁ ግን እንደ ሰላጣና እንደ ድንች አድርጌ አልወዳቸውም። ምክንያቱም እነኚህ በጣም እኔ ከህፃንነቴ ጀምሮ እየተመገብኳቸው ያደጉት ስለሆኑ ሰላጣና ድንች ለኔ እጅግ በጣም የምወዳቸው ናቸው። ማለት ነው

የአካል ብቃት እንቅስቃሴ አልፎ አልፎ አደርጋለሁ። ብዙ ጊዜ አይደለም ግን ያው የስራው ሁኔታዬ ስለማይፈቅድልኝ አልፎ አልፎ ከልጄ ጋር ወጣልና ቅዳሜም እሁድም ወይም ደግሞ ከሰኞ እስከ አርብ ባለው አንድ ቀን ወጣ ብዬ። ስፖርታዊ ቀለል ያለው ስፖርታዊ እንቅስቃሴን አደርጋለሁ ግን ብዙ ጊዜ መደበኛ የሆነ እንቅስቃሴ አይደለም የማደርገው አልፎ አልፎ የማደርገው እንቅስቃሴ ነው

የተለያዩ የቤት እቃዎችን እጠቀማለሁ ለምሳሌ ሶፋ እጠቀማለሁ። መቀመጫ ኩርሲ እጠቀማለሁ ፍሪጅ እጠቀማለሁ። ከዛ ውጪ ደግሞ መጥበሻዎች አሉ ምጣድ አለ። አልጋ አለ ብርድ ልብስ አለ ይህም የቤት እቃ ነው። እንዲሁም ቁም ሳጥን አለ። እንዲሁም ደግሞ መደርደሪያ ሸልፎች አሉ። እነኝ እነኝ ነገሮች እጠቀማቸ

የቴክኖሎጂ ችግር ሲያጋጥመኝ ብዙ ጊዜ የማደርገው ምንድነው? የመጀመሪያው የማደርገው ነገር ዩቲዩብ ላይ ገብቼ ወይም ደግሞ ጎግል ላይ ገብቼ ችግሮች በምን ሊፈቱ ይችላሉ? ብዬ ዩቲዩብንም ጎግልንም ሰርች አድርጌ አያለሁ ዩቲዩብ ቪዲዮዎችንም አያለሁ። ከዛ ደግሞ ካልተፈታልኝ ሰዎችን እጠይቃለሁ ማለት ነው። ከእኔ የተሻሉ ሰዎችን በመጠየቅ የቴክኖሎጂ ችግር ለመፍታት ሙከራ አደርጋለሁ ተሳክቶልኝም አቃለ

የምወደው በዓል እንቁጣጣሽን ወይም ደግሞ አዲስ አመትን ነው መስከረም አንድ በኢትዮጵያ አቆጣጠር መስከረም አንድ የሚከበር የእንቁጣጣሽ በዓል ወይም ደግሞ የአዲስ አመት አለ እሱን በጣም የምወደው በዓል ነው። ከዛ ቀጥሎ ፋሲካ የሚባለውን እወደዋለሁ ማለት ነው። ግን ቁጥር አንድ በጣም የምወደው መስከረም አንድ ነው ማለት ነው። እንግዲህ የተለያዩ ምክንያቶች አሉኝ

ወደ ተለያዩ ቦታዎች ተጉዣ አውቃለሁ ለምሳሌ ወደ አክሱም ሀውልት ሄጄ አውቃለሁ፤ እንዲሁም ደግሞ ወደ ዲላ ተጉዤ አውቃለሁ፤ እንዲሁም ደግሞ ወደ ባህር ዳር ወደ ጎንደር ተጉዣ አውቃለሁ፤ ወደ ሁመራ ተጉዣ አውቃለሁ ማለት ነው። በርግጥ ያው ኢንቶጵያ በጣም ሰፊ ናት እና ከዚህ ውስጥ የተጓዝኩባቸው በጣም ጥቂቶቹ እነኚህ ሶስቱ አቅጣጫዎች ናቸው ማለት ነው

የትውልድ ከተማዬ ደብር ማርቆስ ይባላል ተወልጄ ያደግኩት እዛ ነው። በስራ ምክንያትም የተለያዩ ክልል አካባቢዎች ከሄድኩ በኋላ ወደ ትውልድ ቦታ ሄደ በማርቆስ ተመልሼ ብ ለመስራት ሙከራ አድርጌያለሁ። እዛው ብዙ ጊዜ ሰርቻለሁ ማለት ነው። አሁንም ከዛ ወጥቻለሁ እንጂ የትውልድ ከተማዬ ደብር ማርቆስ ትባላለች ማለት ነው።

የጎረቤቶችን ድምጽ እሰማለሁ። ያው አንዳንድ ጊዜም አልሰማም ግን አንዳንድ ጊዜ እሰማለሁ ያው ግጭት ሲፈጠር ትሰማለህ ወይም ደግሞ እቃ ሲያንኳኩ ትሰማለህ። ወይም ደግሞ የሆነ ሀሳብ ሲለዋወጥ ሁሉ ትሰማለህ ብዙ ጊዜ ግን ያው ግጭት ከሌለና እቃ ኳኳሽ ሲል ካልሰማ ደግሞ ድምጽም የማልሰማበት አጋጣሚ የለውም

የሸክላ እቃዎችን እጠቀማለሁ የምጠቀማቸው የሸክላ እቃዎች ድስት አለ የሸክላ ድስት የሚባለው ማለት ነው እንዲሁም ደግሞ አንዳንድ ጊዜ ለፌርማ የሚያገለግል ከሸክላ የተሰራ ለከሰል ማቀጣጠያ የሚያገለግል አለ እሱንም እጠቀማለሁ ማለት ነው። አሁን ላይ የቀረ ስለመጣ እነኚህ ሁለቱን ብቻ ነው የምትጠቀመው የሸክላ ውጤቶችን ማለት ነው

ብስክሌት በልጅነቴ ጋልብ ነበረ። ያው ማን ያውም ሰው እንደሚያደርገው እየጋለብኩ ነው ያደረኩ። ብስክሌት ያው በዛ እድሜ በጣም ያስፈልግ ስለነበር ማለት ነው። አሁን ግን። ብስክሌት አልጠቀምም የምጠቀመው ታክሲ ነው ማለት ነው ወይን ደግሞ በእግሬ ወክ ማድረግን ነው ምመርጠው ማለት ነው። ስለዚህ ብስክሌትን አሁን ላይ አልጠቀምም

መዝገቦችን አስቀምጣለሁ በማስታወሻ መልክ እየያዝኩኝ አስቀምጣቸዋለሁ ብዙ ጊዜ እና እንደውም አንዳንዶቹን መለስ ብዬ የበፊት ማስታወሻዎችን ሳያቸው አሁን በጣም ይገርመኛል። እና በደንብ አስቀምጣለሁ ይሄ ደግሞ ለወደፊቱ ያለኝን ነገር ስለ ቀደመው ነገር ለማወቅ በጣም ስለሚያገለግለኝ። በተደጋጋሚ መዝገቦችን አስቀምጣለሁ

ለበጎ አድራጎት ስራ በጣም ብዙ በጎ አድራጎት ስራዎችን ሰርቼ አውቃለሁ ሰርተፊኬትም ተሰጥቶኝ ያውቃል። አረጋውያንን በማስተባበር ማገዝ ለእነሱ ቤት መስራት። እንዲሁም ደግሞ ገንዘብ ማሰባሰብ እንዲሁም ደግሞ በማገኘው አጋጣሚ በመንገድ ላይ በማገኘው አጋጣሚ ነገሮችን አሰባስቦ ኮርዲኔት አድርጎ። ለመርዳት ያለኝ ጉጉት አለ ስለዚህ ረድቼም በደንብ አውቃለሁ

መግቤን ለሌሎች ማካፈል በጣም ነው ምወደው እኔ እንደውም ተፈጥሮ ሆኖ። ያለኝንም ምግብ ለሌሎች ማካፈል እጅግ በጣም ደስተኛ ነው የምሆነው ያ እርካታ ይሰጠኛል እና ብዙ ጊዜ ምግቤን ለሰዎች አካፍላለሁ። በተለይ ደግሞ ምናልባት ምሳ ያልያዙ ካሉ የስራ ቦታ የማካፈል ልምዴ በጣም ከፍተኛ ነው። ይሄ በጣም ጥሩ ጎኔ ነው። ብዬ መውሰድ

የኔ እንግዲህ ቤተሰቤ እናትና አባቴ አሉኝ እንዲሁም ደግሞ ትልቅ ቤተሰብ ለራሴ ማስረጃ አለው አምስት ልጆች አሉኝ። እንዲሁም ባለቤቴም አለች ማለት ነው ስለዚህ ትልቅ ቤተሰብ እየመራሁ ያለው ነው ማለት ነው። አያቶቼ የሉም። በርግጥ ግን አባትና እናቴ አሉ። ልጆች አሉኝ። ባለቤቴም አለች ስለዚህ ትልቅ ቤተሰብ መስርቼ ምኖር ሰው

በአካባቢው ያለው ገበያ በጣም ተለዋዋጭ ነው። ተለዋዋጭ ስንል ከምን አንፃር ነው? ከገበያ አንፃር ነው አንድ ጊዜ ይወርዳል አንድ ጊዜ ይወጣል። ግን ብዙ ጊዜ ግን በጣም ይወጣል ገበያው እና በእጅግ በጣም ተለዋዋጭ የሚባል ገበያ ነው ያለው በእያንዳንዱ አቅርቦት ላይ። በበዓል ላይ ዋጋ በጣም ይጨምራል በዓል ሲያልፍ ደግሞ ቀንስ ያደርጋል። ግን እንደ አጠቃላይ ሲታይ ግን በየጊዜው በጣም እየጨመረ የሚሄድ የገበያ ሁኔታ ነው ያለው። በእኔ አካባቢ

ዝናብ ሲዘንብ ምንም አላደርግም ግን ቤት ውስጥ ካለው መተኛት በጣም ደስ ይለኛል ዝናብ እየዘነበ መተኛት በጣም ነው የምወድ እኔና ቤት ውስጥ ካለሁ ዝናብ ሲዘንብ እተኛለሁ። ከዛ ውጪ ግን ስራ ቦታ ወይም ሌላ ቦታ ከሆንኩ ግን ምንም አማራጭ የለኝም ሁኔታውን ክስተቱን የዝናብ ሁኔታ እከታተላለሁ ወይም የሆነ ቦታ ቁጭ እላለሁ ማለት ነው። የተለየ ነገር የለም።

ሩዝ በጣም እወዳለሁ። ሩዝ እንግዲህ ብዙ ጊዜ ሩዝ ለተቅማጥ ያገለግላል ነው ተብሎ ይታወቃል ግን እኔ ለዚያ ብዬ ሳይሆን ሩዝ በጣም ነው የምወደው። ይመቸኛል በተለይ በየሀገር ውስጥ ሩዝ የሚባል አለኝ እኛ ላይ የሀገር ውስጥ በኢትዮጵያ የተመረተው ሩዝ በጣም ይመቸኛል በጣም ነው የምወደው። ሁል ጊዜ የምመገበው በተለይ ቁርስ ቁርስ እሱን ነው ማለት ነው

በትምህርት ቤት እያለው ተማሪ እያለው የምወደው ትምህርት በጣም የሚገርመው ሂሳብ ነበር ማለት ነው። ሂሳብ እጅግ በጣም የምወደው ቀሎኝ የምማረው ትምህርት ሂሳብ ነበረ። ለምንድነው? የምወደው በነገራችን ላይ ሂሳብ ነክ የሆነ ማሰብ ማሰላሰል በጣም ደስ ነበር የሚለኝ እና እጅግ በጣም ነበር የምወደው። በዚያ ምክንያት እንግዲህ ጥሩ ውጤትም አምጥቼበታለሁ በጣም የተለያዩ መጽሐፍትን እወድ ነበር። ሂሳብ በጣም የምወደው ትምህርት ነው

አካባቢውን እወደዋለሁ በነገራችን ላይ በጣም ሰው ያደገበትን ይወዳል አይደል ስለዚህ እጅግ በጣም ነው የምወደው አካባቢዬን። ትዝታዬም ነው ያደግኩበትም ነው የምሰራበትንም አሁንም ቢሆን እጅግ በጣም ነው የምወደው ማለት ነው። ስለዚህ ብዙ ትዝታዎችን የሚቀሰቅስ ብዙ ሁኔታዎችን የሚያስታውስ ስለሆነ አካባቢዬን እጅግ በጣም የምወደው

ስራዬ አዎ በጣም አድካሚ ነው መምህር እንደመሆኔ መጠን እጅግ በጣም አድካሚ ስራ ነው የምሰራው። ያው ትምህርት ቤት ነው ትምህርት ቤት ላይ ተማሪዎች አሉ ከሰው ጋር ነው የምትለው እጅግ በጣም መጨቃጨቅ አለብህ ዝም ለማስባል ማለት ነው ትምህርቱን ለማስኬድ ተማሪዎችን መቆጣጠር ይኖርብሃል። ሌሰን ፕላን መስራት አለብህ ማስተማር አለብህ ኖት ማውጣት አለብህ እጅግ በጣም አድካሚ ስራ ነው የምሰራው

አቧራ ብዙ ጊዜ ችግር ይፈጥርብኛል ለምንድነው ብዙ ጊዜ የተለያየ ችግር ፈጥሮብኝ ያውቃል ለምሳሌ ያክል አፍንጫዬ አከባቢ የአተነፋፈስ ችግር ፈጥሮብኝ ያውቃል እንዲሁም ደግሞ የሳይነስ ችግር ፈጥሮብኝም ያውቃል ማለት ነው። ስለዚህ ችግር ፈጥሮብኝ ያውቃል በደንብ ድብ ድብን እርጎ ማለት ነው።

እጅ መጨባበጥ በጣም አወዳለሁ ምክንያቱም ለአንድ ሰው ያለህን ቀረቤታና ያለህን ክብር ስለሚያመላክት። እጅ መጨባበጥ በጣም ነው የምወደው ሰዎችን ሰላም ስል የምቀርባቸውን ሰዎች ማለት ነው። የማልቀርባቸውን ሰዎች ጋር እጅ መጨባበጥ አልወድም ግን ከምቀርባቸው ሰዎች ጋር እጅ መጨባበጥ እወደዋለሁ አደርገዋለሁ

በጀት እንግዲህ ማስተዳደር የተለያየ ነው አንደኛ የቤትን በጀት ማስተዳደር ሁለተኛ የመንግስት ወይም የስራ ቦታን በጀት ማስተዳደር ነው። የስራ ቦታ በጀት ብዙ ጊዜ አስተዳድር ነበር። አሁን ግን የስራ ቦታ በጀት አላስተዳድርም በጀት የማስተዳድረው የቤተሰቤን ነው ማለት ነው። ስለዚህ የቤተሰቤ በጀት አስተዳድራለሁ በሚገባ ማለት ነው

የምወደው መጽሐፍ ፍቅር እስከ መቃብር የሚባል ረጅም ልብ ወለድ አሉ እሱን በጣም ነው የምወደው። የተለያየ የልቦለድ መጽሐፍት እንዲሁም ኢ ልቦለድ የሆኑ መጽሐፍት አንብቤያለሁ። ከእነኚህ ውስጥ እንግዲህ በቁጥር አንድ የማስቀምጠው ፍቅር እስከ መቃብር የተባለውን የረጅም ልብ ወለድ ነው ማለት ነው። የምምወድበት ምክንያት ምንድነው? በጣም ታሪኩ እና ጭብጡ እጅግ በጣም ውስጥ ሰርሰሮ የሚገባ ስለሆነ ነው

ማብሰል እችላለሁ አዎ ማብሰል በደንብ ነው የምችለው። እንጀራ ከመጋገር ጀምሮ በነገራችን ላይ ከባዱ ነገር እንጀራ መጋገር ነው በኢትዮጵያ ማለት ነው። እሱንም ወጥ ማብሰል በደንብ ነው የምችለው። የተለያዩ ነገሮችን ማለት ነው የሚከብደኝ አንዳንድ ነገሮች አሉ በርግጥ ለምሳሌ ስጋ ወጥ መስራት ሊከብደኝ ይችላል። ሌሎች ግን አይከብዱኝም በደንብ ነው የማበስለው

ከአለቃዬ ጋር የሚኖረኝ ግል ግንኙነት ወይም ደግሞ ያለኝ ግንኙነት መደበኛ ነው ስራን የተመለከተ የተመለከተና ስራ ተኮር ግንኙነት ነው ያለኝ ማለት ነው። ከስራ ውጭ ግንኙነት የለኝም። ስለዚህ ስራን መሰረት ያደረገ ግንኙነት ነው አለቃ ጋር ሁል ጊዜ ማድረግ የምፈልገው የማደርገውም ማለት ነው። ስለዚህ ስራው ምን ያክል ተሰርቷል አልተሰራም የሚለውን ነገር እንዴት መስራት አለብን የሚለውን ዙሪያ ከአለቃ ጋር ግንኙነት አለኝ

ቤቴን እንግዲህ በተለያየ ጌጣጌጥ አሱባለው በተለያየ መንገድ ማለት ነው በቀለም አሱባለሁ በተለያዩ ዴኮሬሽኖች አስባለሁ በተለይ በተለይ ባህል ሲመጣ እንጂ በሌላው ጊዜ ብዙም አልጨነቅለትም ግን በሌላው ጊዜም ቢሆን በቀለም በተለያዩ ጌጣጌጥ ዲዛይኖች በጣም አስውባለሁ ማለት ነው። ያ ደግሞ ያንተን ያለህን ስሜት ደስ ስለሚያል ደስ እንዲል ስለሚያደርግ ተገብረዋ

ወደ ስራ እንግዲህ በጧት እሄዳለሁ ማረፍድበት ምክንያት የለኝም። ስለዚህ ቶሎ ቶሎ ወደ ስራ የመሄድ ልምድ ነው ያለኝ ምክንያቱም ስራ ካልሰራው መኖር አልችልም ስራ ካልሰራው ቤተሰብም ማስተዳደር አልችልም። ስለዚህ ጠዋት ጠዋት ወደ ስራ ቀጥ ብዬ ወደ ስራ ነው የምሄደው ማለት ነው። ይሄ መደበኛ ሁል ጊዜ የማከናውነው ተግባሬ ነው ማለት ነው

ስሜቴን በፊቴ ላይ አሳያለሁ ምክንያቱም ስለማልችል ነው እኔ ውስጤ የዋህ ነው ግን የሆነ መጥፎ ስሜት ወይም ደስታ ስሜት ከተሰማኝ በፊቴ ላይ ይንጸባረቃል። አንዳንዶች አሁን ስሜታቸውን ዋጥ አድርገው ይዘው የሚናገሩትና ፊታቸው የሚነበበው ነገር የተለያየ ነው። እኔ ግን ሲከፋኝም ወይም ስደሰትም ፊቴ ላይ ይነበባል ይታያል ማለት ነው። ስለዚህ ስሜቴን በፊቴ ላይ አንፀባርቃለሁ ወይም አሳያለሁ

መዘመር እጅግ በጣም ነው የምወደው እና መዘመር እንግዲህ በጣም እወዳለሁ። ብዙ ጊዜ ማለት ነው ከህፃንነታችን እየዘመርን የተለያዩ ነገሮችን እየዘመርኩ ነው ያደግኩና ያስደስተኛል። በነገራችን ላይ እንዲሁም ደግሞ እርካታን ይሰጠኛል። እና ብዙ ጊዜ እዘምራለሁ ቤቴም ስራ ቦታ ላይ ሆኜ ነፃ በምሆንበት ሰዓት

እኔ የምወደው ወቅት ክረምት ወቅት ነው በነገራችን ላይ ከሌላው በተለየ መንገድ ማለት ነው። አሁን ክረምት ዝናባማ ነው ጭቃማ ነው ብዙዎቹ አይወዱትም እኔ ግን በጣም የሚመቸኝ ክረምት ነው። ለምንድነው ዝናብ ሲዘንብ መሬቱ አረንጓዴ ለምለም ሲሆን ሳሮች ሲወጡ እጽዋት ሲበቅሉ ማየት በጣም ስለሚያስደስተኝ ክረምት ነው የዝናብ ወቅት ስለሆነ። በሀገራችን በኢትዮጵያ ማለት ነው

አዲስ አመትን በተለያየ መንገድ ነው የማከብረው። አንደኛ ለምሳሌ ቤተሰብ ጋር በመጠያየቅ በስልክ ሊሆን ይችላል በአካል በመሄድ ሊሆን ይችላል። በመጠራራት በመገባበዝ አሳልፋለሁ። ሁለተኛ ደግሞ የተለያዩ ቦታዎች ላይ በመሄድ ልጆችንና ቤተሰቦችን ይዤ ደግሞ የተለያዩ ቦታዎች ላይ በመሄድ አከብራለሁ። ብዙ ጊዜ ግን ያው ቤተሰብ ለቤተሰብ በመጠያየቅ የማሳልፈው ነው የሚሆነው። አዲስ አመትን

ማቅረቢያ ማድረግ ወይም ማቅረብ እችላለሁ። ምክንያቱም አስተማሪ ወይም መምህር እንደመሆኔ የመጠን የተለያዩ ተግባራትን አከናውናለሁ ስለዚህ አቀርባለሁ የተለያዩ ኮምፒቴዎች ላይ ሆኜም ሰርቻለሁ። እና በተለያዩ ማህበረሰባዊ አገልግሎቶች ላይም ተሳታፊ ስለነበርኩ ማቅረብ ማድረግን በጣም እችላለሁ በደንብ አድርጌ ነው የማቀርበው። ግልጽ እና አጭር እንዲሁ ለሰው በሚመጥን መንገድ ማቅረብ እችላለሁ ማለት ነው

እንግዲህ አቆያለሁ አዎ በስራ ምክንያት ላይ አቆያለሁ ቶሎ አልስተካከለውም እንዲህም በርግጥ አንዳንድ ጊዜ ጺም ምንድነው? ከስራ ባህሪ አንፃር ቶሎ ቶሎ ላልቆረጠው እችላለሁ። እና አንዳንድ ጊዜ እንደውም አንዳንዶቹ እንዴ ጺምን ተስተካክለው እንጂ ጺምን ተቆረጠው እንጂ አታቆየው የሚል ሀሳብ ሁሉ ይሰጡኛል ያ ምንድነው? ከስራ ምክንያት ነው እና ብዙ ጊዜ ቶሎ ቶሎ አልቆረጠውም። አቆየዋለሁ ጢሜን የሚለውን መውሰድ

ጥላ ወይስ ፀሀይ ትመርጣለህ? ለሚለው እንግዲህ ሁለቱንም እመርጣቸዋለሁ እንግዲህ ፀሀይ በሚበረታበት ወቅት ጥላ እፈልጋለሁ ደግሞ በጣም ብርድ በሚበረታበት ወቅት ደግሞ ወይም ቅዝቃዜ ባለበት ደግሞ ፀሀይን እመርጣለሁ ማለት ነው። ስለዚህ አንድ ወጥ የሆነ ውሳኔ የለኝም። እዚህ ጋር በጣም ብርድ ሲሆን ፀሀይን እንፈልጋለን በጣም ሙቀት ሲሆን ደግሞ ጥላ እንፈልጋለሁ ማለት ነው። እንደ ሁኔታው ማለት ነው

ስሰራ ሁል ጊዜም የስራ አሰራሮችን እከተላለሁ ለምንድነው የስራ አሰራሮችን የምከተለው ያው ስራ ሲሰራ የግድ አሰራሮችን መከተል ስለሚገባ ማለት ነው። ያለ አሰራር ምንም ነገር ማከናወን አይቻልም። እያንዳንዱ ነገር አሰራር አለው። ትምህርትም አሰጣጥ አለዉ። ፋይናንስም የገንዘብ ስርዓት አለው። ስለዚህ እሱን ስርዓት ተከትዬ ነው የምሰራው እኔ እንደውም በተለይ እዚህ ላይ ትኩረት አድርጌ ነው የምሰራው የስራ አሰራሮችን ብቻ ተከትዬ ነው የምሰራው ሁል ጊዜ

ለስራ አልፎ አልፎ እጓዛለሁ የምጓዘው መቼ ነው አልፎ አልፎ ማለት ነው። የመስክ ስራ በሚያጋጥምበት ወቅት ወይም ደግሞ መረጃ መሰብሰብ በሚያስፈልግበት ወቅት ወደ ሌላ መስሪያ ቤት ወደ ሌላ የመስክ ስራ የምጓዝበት አጋጣሚ አለ። በስራ ምክንያት ግን እጅግ በጣም ጥቂት ናቸው እነኚህ ቀናት ብዙ ከወር ውስጥ ሶስት ወይም አራት ቀናት ቢኖሩ ነው

ቅርጫት አለኝ ያው ቅርጫት የቆሻሻ ማጠራቀሚያ ቅርጫት አለኝ። ሁለት አይነት ቅርጫት አለኝ በነገራችን ላይ ቆሻሻ ደረቅ ቆሻሻ ማጠራቀሚያ ቅርጫት አለኝ። እንደገና ደግሞ የልብስ የቆሸሸ ልብስ ደግሞ የሚታጠብ ማለት ነው። ልብስ ማጠራቀሚያ ቅርጫት አለኝ ማለት ነው። እነኚህ ቆሻሻ ልብስ ሲኖር እዚህ አጠራቀም እና አጥበዋለሁ ወይም እናጥበዋለን ቤተሰብ ወይም ደግሞ ሌላ ቆሻሻ ደረቅ ቆሻሻ ሲኖር ደግሞ እዚያ ማጠራቀሚያ ውስጥ ይሆንና ይወገዳል ማለት ነው ከጊዜ በኋላ

ባህላዊ ልብስ ለብሼ አላውቅም። ይሄንን እኔ ለየት የሚያደርገኝ ይሄ ነው። እኔ በነገራችን ላይ ለምን እንደሆነ ግን አላውቅም። በተለያዩ በዓላት ውስጥ በዓላዊ ልብሶችን ልብሶ መታየት አልወድም አልፈልግም ለብሸም አላውቅም። የተለየ ማለት ነው። ኖርማል ሱፍ ከሆነም ኖርማል ሙሉ ልብስ ነው የምለብሰው ወይም ሸሚዝ ወይም ጨርቅ ሱሪ እለብሳለሁ። እንጂ ለበአሉ የተለየ የባህላዊ ልብስ ለብሼ አላውቅም

መስኮት ክፍት ተዋለሁ አንዳንድ ጊዜ አልፎ አልፎ ማለት ነው። ለምንድነው አየር አንዳንድ ጊዜ ቤቱ በሚታፈንበት ወቅት ክፍት አድርጌ የምተውበት አጋጣሚ አለ ወይም አየር እንዲገባ ከመፈለግ አንፃር ማለት ነው። ካልሆነ አንዳንድ ጊዜም ደግሞ ቤቱ ሙቀት ሲሰማ ክፍት የማደርግበት አጋጣሚ አለ። ዞሮ ዞሮ አየር እንዲገባና እንዲንቀሳቀስ ለማድረግ እከፍታለሁ አልፏል

የስራ ቦታዬ ጥሩ ነው። የስራ ቦታ ለስራ ምቹነቱም ቅርብነቱም ሁሉም ነገር ለኔ ጥሩ ነው ብዬ አስባለሁ። ከስራ ቦታ ምቹነት አንፃር ምንድነው? ያው ምቹ ነው የምልበት ሁሉም ማቴሪያል አለ። ሁሉም ጉዳዮች አሉ ለመማር ማስተማር ምቹ የሆነ የራሳችን ማረፊያ ክፍል አለ ቾክ አለ ማቴሪያል አለ ሁሉ ነገር አለ። እና በጣም ምቹ ነው። ከቤትም ቅርብ ስለሆነ በእግሬም ነው የምሄደው በጣም ተመችቶኝ ነው የምሰራው

ዜና መስመር ላይ አነባለሁ። አንዳንድ ጊዜ። ያው በስልኬም ሊሆን ይችላል ወይም ደግሞ ተለጥፎ መስመር ላይ ተለጥፎ የሚሆን ዜና አስደሳች ዜና ወዘተ የሚሉ ነገሮች ሊኖሩ ይችላሉ። እና ያው ካልቸኮልኩና ከአቅም በላይ ካልሆነ በስተቀር ነገሮችን ዜና አያለሁ። ያው አስፈላጊ ሊሆን ስለሚችል ለኔም ልጠቅምህ ስለሚችል ብዬ ስለማስብ አያለሁ እሱን ነገር

በመስመር ላይ እማራለሁ ግን በጣም ጥቂት ናቸው የተማርኳቸው ምክንያቱም አስፈላጊ ናቸው ብዬ የማስባቸውን ነገሮች እና ጊዜ ያጠረኝን እነሱን በመስመር ላይ ተምሬ አውቃለሁ። ግን በጣም ጥቂት ናቸው። ስለ አንዳንድ ነገሮችን አሰራር በተመለከተ በጣም ሲያስፈልገኝ እነሱ ነገሮች ወስጃለሁ። ግን ብዙ ጊዜ አይደለም

ማሸነፍ እችላለሁ ነገሮችን እንግዲህ ማሸነፍ ሲባል እንግዲህ በተለያየ መንገድ ነው ከስራ አንፃር ሊሆን ይችላል። ወይም ከስሜታዊነት አንፃር ሊሆን ይችላል ሰዎችን ማሸነፍ ወይም ማሳመን ሊሆን ይችላል። እና ብዙ ጊዜ እኔ አሸናፊ ነኝ ምክንያቱም ትዕግስተኛ ነኝ። ሰውን ማሳመን ለኔ የቋንቋ አስተማሪም እንደመሆኔ መጠን። ሰውን ለማሳመን ብዙ አይከብደኝምና ብዙ ጊዜ አሸናፊ ነኝ

ኮከቦችን መመልከት በጣም እጅግ በጣም ነው የምወደው በነገራችን ላይ እኔ ተፈጥሮን አድናቂ ነኝና እና ኮከቦችን ማየት በምሽት ላይ በጣም እወዳለሁ። እጅግ በጣም የምወደው እና አንዳንድ ጊዜ እንደውም እመራመርባችኋለሁ ርቀታቸው ምን ያክል ነው? ለምንድነው በጣም ትንሽ የሆኑት ወዘተ የሚሉ ነገሮችን በአእምሮዬ ላይ ይመጣሉ። እና እጅግ በጣም ነው የምወደው ኮከቦችን መመልከት

እንግዲህ ጠዋት ወይስ ማታ ሰው ነው ለሚለው እኔ ብዙ ጊዜ ምንድነው? ጠዋት ጠዋት ላይ እበረታለሁ ምክንያቱም ማታ ላይ ደክሞ ከስራ ስለምትመጣ ተኛለሁ። ግን ጠዋት ላይ ስነሳ ኖርማል ሰው ወይም መደበኛ ሰው እሆናለሁ ማለት ነው። ምክንያቱም ጠዋት ላይ እንቅልፍ ተኝቼ አረፌ ስለምነሳ የተሻለ ሰው እሆናለሁ ጠዋት ላይ።

እኔ ልደቴን ማክበር አቁሜአለው ምክንያቱም እድሜም ከሰላሳ አራት አካባቢ በላይ ስለሆነ ልደቴን አሁን አላከብርም አቁሜአለሁ። ግን በፊት ላይ የማከብረው ግን እንዴት ነው ያው ቀለል ባለ መንገድ ዳቦ ኩኪስ ነገሮችን ሰባስቤ ሆኖ ልጆቼን አሪጌ ወይም ደግሞ የሰፈር ሰዎችን አሪጌ ቀለል ባለ መንገድ አከብር ነበር ግን አሁን ግን እሱን አላረግም

ወተት አልጠጣም ወተት አልወድም በነገራችን ላይ እና ከወተት ተዋጽኦዎች እንደውም ያው አይበ ብቻ ነው የምወደው እንጂ አሬራውንም አልወደው አጓቱንም አልወደው ሞተቱንም አልወደውም። ለምንድነው? ያው በህፃንነቴ የባህላዊ መድሃኒት በወተት ጠጥቼ ነበር እና። በዚያ ፍራቻ ምክንያት በጣም ጠላሁትና ወተት አልጠጣም።

ስልኬን በየጊዜው ነው የምሞላው በነገራችን ላይ ከሰዎች ጋር ያለኝ የስልክ ልውውጥ እጅግ በጣም ሰፊ ስለሆነ ቶሎ ቶሎ ያልቅብኛል እና ቶሎ ቶሎ ነው የምሞላው ማለት ነው። ገንዘብ የምሞላው ማለት ነው ስለዚህ ከአካውንቴ ገንዘብ ሲያልቅ ቶሎ ቶሎ እሞላዋለሁ ምናልባት በቀን ሃምሳ ብር ወዘተ እሞላለሁ።

ከመስኮት ጎድ መቀመጥ እወዳለሁ በነገራችን ላይ ለምንድነው የምወደው አየር ለማግኘት ወይም ንፋስ ለማግኘት ወይም ብርሃን ለማግኘት ነው። እና ብዙ ጊዜ መስኮት አጠገብ መቀመጥ መስኮቱ ቢከፈትም ባይከፈትም እዛ ላይ መቀመጥ እወዳለሁ ደስ ይለኛል። ምክንያቱም እንዳልኩት ብርሃን አገኛለሁ አንደኛ አየርም የማግኘት እድል ስላለኝ። መስኮት ላይ መቀመጥ በጣም ደስ ይለኛል እወዳለሁ

የምወደው ሽታ አዳይ አበባ ሽታ ነው አዳይ አበባ በአዲስ አመት የሚወጣ የአበባ አይነት ነው ልዩ የሆነ የአበባ አይነት ነው በኢትዮጵያ ማለት ነው። እና የዚያ ሽታ ለኔ በጣም ልዩ ነው። ህፃን እያለሁ ያንን አበባ እንሰበስብ ነበር። እና ያ አእምሮዬ ውስጥ ስለተቀረጸ እጅግ በጣም የምወደው ሽታ ቢኖር የዚያ የአዳይ አበባ ሽታ ነው ማለት ነው። እጅግ ልዩ መዓዛ ነው ያለው። ለኔና በጣም የምወደው ሽታ የአደይ አበባ ሽታ ነው

በእጅ መሸመን አልችልም በፊት ህፃን እያለን ወጣት እያለን አንዳንድ ነገሮችን ዝም ብለን በክር በእጃችን በኪሮሽ እንሞክር ነበር። ኮፍያ መስራት ሹራብ ለመስራት ወዘተ ወዘተ እንሞካክር ነበር በትንሹ ግን አሁን ላይ እነኚህን ነገሮች መስራት አልችልም አቁሜያለሁ ማለት ነው

በቤት ውስጥ ወይስ በውጭ መሆን ትመርጣለህ? ለሚለው እኔ ብዙ ጊዜ ቤት ውስጥ መሆን እመርጣለሁ። በርግጥ ያው ለስራ ውጭ እቆያለሁ ግን ከስራ ውጭ ደግሞ በውስጥ መሆን እ ደስ ይለኛል ማለት ነው። ቤት ውስጥ መሆን እና ከልጆቼ ጋር ባሳልፍ እጅግ በጣም ደስ ይለኛል ማለት ነው። ስለዚህ ብዙ ጊዜ የማሳልፈው ከስራ ውጭ ቤት ውስጥ ነው የሚሆነው ማለት ነው

ቤቴን በቀን ሁለት ጊዜ አጸዳለሁ ያው ከቤተሰቤ ጋር በመተባበር ማለት ነው። አንደኛው መጀመሪያ ላይ ጠዋት ላይ እና ሁለተኛው ደግሞ ማታ ላይ ማለት ነው። ስለዚህ በእነኚህ ሁለቱ ጠዋት ላይም ያው ቆሽሾ ስለሚያድር መጸዳት ያስፈልገዋል እንደዚሁም ማታ ላይ ደግሞ ቀን ቆሽሾ ስለሚውል መጸዳት ስለሚያስፈልገው ጠዋትና ማታ ቤቴን አጸዳለሁ ማለት ነው። ሁል ጊዜ

በመስመር ላይ ቪዲዮ እመለከታለሁ። ቪዲዮ በመስመር ላይ አስፈላጊ የሆነ ቪዲዮ ሳገኝ መልእክትም ሊሆን ይችላል ወይም ሌላ ነገር አዲስ ነገር የሆነ መልእክት ሲመጣልኝ እሱን ነገር አያለሁ ማለት ነው። የማየውም ደግሞ እጅግ በጣም አስፈላጊ ከሆነ ብዬ ስለማስብ ቪዲዮዎችን አያለሁ መስመር ላይ ማለት ነው።

ዳቦ ማብሰል እችላለሁ በነገራችን ላይ ቅድምም እንደ አልኩት ወጥ መስራት እችላለሁ ከዚህ ጋር ተያይዞ ዳቦ ማብሰል እችላለሁ። ከባዱን ዳቦ ሳይሆን ይሄ በክብ አጠር ብላ የምትሰራዋን ዳቦ እሷን ምጣድ ላይ ጥጄ። ማብሰል እችላለሁ። ማብሰል ብቻም ሳይሆን አብኩቼም መጋገር እችላለሁ ማብሰል እችላለሁ

እሳት ለማንደድ የተለያዩ ነገሮችን እጠቀማለሁ አንደኛው የምትጠቀመው የእሳት ማቀጣጠያ የሆነች ጭስ ነገር የምትመስል አለች እሷን የምታቀጣጥል አለች እና በክብሪት ስንጭራት እሷን ታቀጣጥላለች። ሁለተኛው ክብሪቱን እንጨት ላይ አድርጌ ማቀጣጠል እችላለሁ። አቀጣጥላለሁ ሶስተኛው ደግሞ በላስቲክ በፔስታል ነገሮች ክብሪት ጭሮ እሱን ከሰሉ ላይ በማድረግ አቀጣጥላለሁ። ማለት ነው

ጥፍሬን እቆርጣለሁ። ግን ብዙ ጊዜ በጥፍር መቁረጫ አይደለም የምቆርጠው በፊት ላይ የጥፍር መቁረጫ እጠቀም ነበር። አሁን ግን ዝም ብዬ ጥፍሬን በራሱ በእጄ ጥፍሬ እግሬንም በእጄ ጥፍር የእጄንም እጅ ለእጅ ይዘው በጥፍሬ አላሳድገውም ቶሎ ቶሎ ቁርጥ ቁርጥ ነው የማደርጋቸው ማለት ነው። ስለዚህ ጥፍሬን ቶሎ ቶሎ ነው

ቦርሳ የምትጠቀመው የቦርሳ አይነት ቀለል ያለ ቦርሳ ነው? ላፕቶፕ የምትይዝ እንዲሁም ደግሞ አንዳንድ ነገሮችን መጽሐፍት የምትይዝ እና አንዳንድ ሸሚዝ እና አንድ ሱሪ የምትይዝ ቦርሳ በጣም ቀለል ያላች ቅልብጭ ያላች ቦርሳ እጠቀማለሁ። ለጉዞ ሲሆን ግን በጣም ከዚህ ከፍ ያሉ ቦርሳዎችን እጠቀማለሁ። ለስራ ግን ቀለል ያለች ቦርሳ እጠቀማለሁ

ቀትር ላይ የተለየ ምግብ አልመገብም ያገኘሁትን ነው የምመገበው። ቀትር ላይ ሩዝም ሊሆን ይችላል በየአይነቱም ሊሆን ይችላል ፓስታም ሊሆን ይችላል ወይም እንጀራ በሽሮ ሊሆን ይችላል። ያገኘሁትን ነገር እጠቀማለሁ ብዙ ምርጫ የለኝም። አልመርጥም ያገኘሁትን ነገር ሆድ የሚያስገባውንና ራቤን ሊያስታግስልኝ የሚችል ነገር እጠቀማለሁ።

የድሮ ፎቶዎችን የመያዝ ልምድ አለኝ በጣም ነው የሚይዘው አንዳንድ ጊዜ ከአቅም በላይ በሆነ ችግር ምክንያት ይጠፋሉ እንጂ የድሮ ፎቶዎችን በጣም ነው የማስቀምጠው። ዞር ብሎ ማየትም ለውጤን ማየትም እጅግ በጣም ነው የሚያስደስተኝ በተለይ አካላዊ ለውጤን ማየት እጅግ በጣም ነው የሚያስደስተኝ። እና የድሮ ፎቶዎቼን በደንብ በጥንቃቄ ነው የማስቀምጠው

ብዙ ጊዜ ለስለስ ያሉና ብዙ ትካዜን የሚጠይቁ ወይም ደግሞ ትካዜን የሚመለከቱ ሙዚቃዎችን እወዳለሁ። በነገራችን ላይ እና እጅግ በጣም የለሰለሱ ዝም ብለው ውስጥህን ሰርስረው ሊገቡ የሚችሉ ትካዜ ውስጥ የሚያስገቡ ሙዚቃዎችን በጣም እወዳቸዋለሁ። ለምን እንደሆነ ግን ምክንያቱን አላቅም የምወዳቸው እነኚህን ነው

ጠዋት በስራ ምን? ታደርጋለህ ጠዋት ላይ የምሰራውን ነገር በእቅድህን የማከናውነውን ነገር በጠዋት መከለስ ነው ስራዬ። ስለዚህ ቀኑን የምሰራቸውን ነገሮች ጠዋት ላይ ቢሮ እንደገባው ቁጭ ብዬ ዛሬ የምሰራቸው ነገሮች ምን ምን ናቸው ብዬ ቁጭ አድርጌ በዝርዝር በማስታወሻ መልክ እጽፋቸዋለሁ እነኛን ፈጽሜ እወጣለሁ መጨረሻ ላይ መፈጸማቸውን አረጋግጣለው

የመንገዴን ስም ብዙ ጊዜ አላውቅም። ግን ያው አንዳንድ ጊዜ አውቃቸዋለሁ በቅርቡ የሚሄድባቸው መንገዶች አውቃቸዋለሁ ግን ብዙ ጊዜ አላውቃቸውም ብዬ መግለጽ እችላለሁ። አሁን በቅርብ ያሉትን መንገዶች አውቃቸዋለሁ። ስያሜያቸውን ግን አልፎ አልፎ የምሄድባቸውን ሁል ጊዜ የማላዘወትርባቸውን መንገዶች ግን አላገኛቸውም አላውቃቸውም።

ገንዘብ በጣም ነው የምቆጥበው ነገራችን ላይ እኔ የቤት አስተዳዳሪም ስለሆንኩኝ ገንዘብ እጅግ በጣም እቆጥባለሁ። ያው ኑሮውን በጣም እጅግ በጣም ውድ ስለሆነና መኖርም ስላለብኝ ገንዘብ በጣም እጅግ በጣም እቆጥባለሁ እንደኔ የሚቆጥብ የለም እሰጋለሁ። ነገራችን ላይ የኖረው ውድነት ማለት ነው። ቤተሰብ ለማስተዳደር ስለሚከብደኝ። ከምግቤም ከልብሴም ከምንም ተቆጥቤ ነው የምኖረው። ስለዚህ ገንዘብ በጣም ነው የምቆጥበው

በስራ ጊዜ እረፍት አደርጋለሁ የተወሰነ እረፍት እረፍት የማደርገው ግን ስራው የስራው የእረፍት ሰዓት በሚሰጥበት ጊዜ ብቻ ነው ማለት ነው። አሁን የመምህር ስራ እረፍት ተብሎ የሚሰጠው የጊዜ ገደብ አለ። ከዛ እረፍት ውጭ ማረፍ አንችልም ስለዚህ በዛች በምትሰጠን እረፍት የምሳ ሰዓትና የእረፍት ጊዜያን እንጠቀማለን ማለት ነው። ከዛ ውጪ አላርፍም ስራ ነው የምሰራው ማለት ነው

የድርጅት ዝግጅቶችን እሳተፋለሁ። በጣም ከአቅም በላይ ካልሆነ በስተቀር የድርጅት ዝግጅቶች ዝግጅቶችን በጣም ነው የምትሳተፈው? ግን አንዳንድ ጊዜ ከአቅም በላይ ቢሆን ችግር ሲመጣ ደግሞ ዝግጅቶች ላይ አልሳተፍም። ግን ብዙ ጊዜ እሳተፋለሁ። ምክንያቱም ለኔም ለድርጅቱም ጠቃሚ ስለሆኑ እነኛ ስብሰባዎች ወይም ደግሞ ዝግጅቶች ተሳታፊ ነኝ ማለት ነው

የዛሬ የመጀመሪያ ምግቤ እንጀራ በአዋዜ ነበር። ስለዚህ እንጀራ በአዋዜ በላውና በበርበሬ ማለቴ ነው አዋዜ ማለቴ በላው ማለት ነው። ያ ደግሞ ምንድነው? አንዳንድ ጊዜ አዋዜ ጠዋት ላይ ለሆድ ጥሩ ነው። እና ከዛ አንፃር አዋዜ ተመግቤ ውያለሁ ማለት ነው

ኢሜል በጣም ነው የምጠቀመው እንደውም አንድ ኢሜል ብቻ አይደለም ሁለት ሶስት ኢሜሎችን ነው የምጠቀመው። ከበፊት ጊዜ ጀምሮ መረጃዎችን በኢሜል ስለምንለዋወጥ ኢሜል ደግሞ በጣም በአሁኑ ሰዓት መረጃዎችን ለማለዋወጥ እጅግ በጣም ወሳኝ ስለሆነ። ኢሜል በደንብ በሚገባ ነው የምጠቀመው። እንደውም ኢሜልን መጠቀም የጀመርኩ እኔ ቆየት ብያለሁ።

የእቃ ቁጥጥር አደርጋለሁ በደንብ ነው የማደርገው የእቃ ቁጥጥር ምክንያቱም እቃ የሚገዛው በገንዘብ ነው። እና ያ ብዙ ገንዘብ ከወጣሁበት የተገዛ እቃ ጥቅም ላይ መዋል አለበት ስለዚህ ጥቅም ላይ ለማዋል ደግሞ መቆጣጠር ያስፈልጋል። እያንዳንዱ ነገር ማለት ነው እቃ ብቻ አይደለም ሌላውም ቁጥጥር ይፈልጋል። ግን የገ የተገዛው ነገር ደግሞ በጣም ነው የሚቆጣጠረው ነው

የምወደው መተግበሪያ የሳውንድ ኢፌክት የሚባለውን መተግበሪያ በጣም እወደዋለሁ የሳውንድ ኢፌክት የሚባለው ምንድነው? ድምፃችን መንገድ የተለየ ቅላጼ ባመጣ ቁጥር ያንን ለማስተካከል እጅግ በጣም አስፈላጊ ነገር ነው። እና እሱን ደግሞ ድምጽን በቀላል ማስተካከል ሲቻል እጅግ በጣም ደስተኛ ነኝ እና ያንን በጣም እወደዋለሁ

የይለፍ ቃልም በጣም ነው የምጠብቀው የይለፍ ቃል በጣም ወሳኝ ነው በነገራችን ላይ እና አንዳንድ ጊዜም ያስቸግራል ሲጠፋም እና እሱን እጅግ በጣም በጥንቃቄ ነው የሚይዘው። እኔ አንዳንድ ጊዜ ምንድነው የላፍ ቃል ሲጠፋ? ያንን ለመመለስ ወይም ደግሞ ያንን ፋይል ለማድረግ በጣም ይቸግራል። እና አንድ ጊዜ ተቸግሬ ስለማውቅ እሱን በጥንቃቄ ነው የምጠብቀው። ይሄ ለፍቀው

በቀን በጣም ብዙ ውሃ ነው የምጠጣው እኔ በነገራችን ላይ የምጠጣውም ያው የውሃ ለሰውነት ለደም ዝውውር የሰውነት ውሃን ለማስተካከል እንዲሁም ለኩላሊት እጅግ በጣም ጠቃሚ ስለሆነ። በጣም ነው የምትጠቀመው ውሃን ያው ሽንት ያስቸግራል ውሃ ሲጠጣ ግን ደግሞ በጣም ጠቃሚ ስለሆነ ውሃን በጣም ነው የምትጠቀመው። ምግብ ከመብላቴም ወይም ከበላው በኋላ

ዋይፋይ በጣም ነው የምጠቀመው እኔ ይኸው አንዳንድ ኦንላይን ስራዎችን ስለምሞካከር። በጣም እንደኔ የሚጠቀም ያለም አይመስለኝም በጣም በተደጋጋሚ ነው የምንጠቀመው። ወር ከወር ያው እሞላለሁ ሁል ጊዜ እጠቀማለሁ ማለት ነው። ያ ደግሞ ያው መረጃዎችን እንዲይዝ እና ኦንላይን ነገሮችን እንድሞካክር በጣም ጠቅሞኛል

ዛሬ ያለው የአየር ሁኔታ ምንድነው? መጠነኛ ነው ቀዝቃዛም አይደለም በጣም ሞቃታማም አይደለም በጣም የተስተካከለ መጠነኛ መካከል ላይ ያለ ነው ማለት ነው። ብዙ ሙቀትም አልነበረም በጣም ብዙ ብርድም አልነበረም። እና የተወሰነ የተረጋጋ የአየር ንብረት እንዳለ ነው የሚሰማኝ።

ጥራት ያለው ስራ በጣም ነው ማቅረብ የምችለው እጅግ በጣም እኔ እንደውም የማልደራደርበት ነገር ቢኖር ጥራት ያለው ስራ ነው። ስለዚህ በአሁን ዘመን እንደውም ጥራት ያለው ስራ ማግኘት አስቸጋሪ ነው። ግን እኔ ግን ጥርት ያለ ስራ ካልሰራሁ አእምሮዬ እረፍት አያገኝልኝም። በነገራችን ላይ ስለዚህ ጥርት ያለ ስራ ሰርቼ ለሰዎች ማስረከብ እፈልጋለሁ። ስለዚህ ጥራት ያለው ስራ ማቅረብ በጣም ነው

ፀጉሬን መንከባከብ እወዳለሁ በጣም ነው የምወደው ፀጉሬን መንከባከብ ግን አንዳንድ ጊዜ በስራ መደራረብ ምክንያት ፀጉሬ አድጎ ሳልስተካከለው ልቆይ እችላለሁ እና ሰዎችን ማስተያየት ሊሰጡኝ ይችላሉ። ግን እጅግ በጣም መንከባከብ እወዳለሁ በተለይ መታጠብ ላይ ማለት ነው መስተካከሉ ላይ ነው የምዘገየው። እንጂ መታጠቡን በየሶስት ቀኑ ፀጉሬን እታጠባለሁ ቅባት እቀባለሁ። መስተካከሉ ጊዜ አንዳንድ ጊዜ ውጭም ስለመስተካከል ጊዜ ስለሚያንሰኝ ሊያድግ ይችላል ማለት ነው።

በስራ ቦታ ብዙ ጓደኛ አለኝ። በተለያየ በስራ ቦታ በነገራችን ላይ እጅግ በጣም የቅርብ የምቀርባቸው ጓደኞች አሉኝ። በርግጥ ሁሉንም የስራ ባልደረቦች እንደ ጓደኛ ነው የማያቸው ግን በተለየ መንገድ ደግሞ ቅርበት መፈጥራቸው ጓደኛዎች አሉ። በስራ ቦታ ማለት ነው እነኛ ምን አይነት ሰዎች ናቸው? በጣም በተለየ መንገድ አንተ ጥሩ ስራ ይሰራሉ ብዬ የማስባቸው ልጆች ወይም ደግሞ ሰራተኞች ጋር ቅርብ የሆነ ግንኙነት እፈጥራለሁ

የቪዲዮ ጥሪ አልፎ አልፎ አደርጋለሁ በተለይ ወደ ከውጭ ሀገር ካለ ሰው ጋር ለመነጋገር ቪዲዮ ኮልን አደርጋለሁ። ያም ለምንድነው የማደርገው? የበለጠ ደግሞ ሀሳቡን ለማብራራት እና ሀሳቡ ግልጽ ሆኖ ለዚያ ሰው እንዲደርስ ለማድረግ ቪዲዮ ኮልን እጠቀማለው አልፎ አልፎም ሀገር ውስጥ ካለው ሰው ጋር ለመነጋገር ያንን ቪዲዮ ኮል እጠቀማለሁ

በአደባባይ መናገር በጣም ነው የምችለው ምክንያቱም ብዙ ጊዜ እኔ በሃላፊነት ቦታዎች ላይም ሰርቻለሁ ማህበረሰብም በማንቃት ላይ ማህበረሰብን በማደራጀት ላይ ሰርቻለሁ። እንዲሁም እንዲሁም እንዲሁም ደግሞ የተለያዩ በጎ አድራጎት ስራዎችን ስለሰራው በህዝብ ፊት መናገር በአደባባይ መናገር በደንብ አድርጌ ነው የምችለው።

ቀዝቃዛ የአየር ሁኔታን እወዳለሁ በጣም ቀዝቃዛ ሳይሆን መጠነኛ ቀዝቃዛ ያለው። እኔ በነገራችን ላይ ክረምት በእኛ በኢትዮጵያ ክረምቱን ቀዝቃዝ ስለሚል ዝናብ ስላለው አረንጓዴ ለምለም ስላለው እወዳለሁ። ስለዚህ ቀዝቃዛ አየርን እወደዋለሁ በጣም ቀዝቃዛ ሳይሆን መጠነኛ ቀዝቃዛ ያለ ከሙቀት ቀዝቃዛን ነው የምወደው። ምክንያቱም ቀዝቃዛ ያለ አየር ውስጤንም ቀዝቃዛ ያደርገዋል ብዬ ስለማስብ ቀዝቃዛ አየር እወደዋለሁ

ቅመማ ቅመም የበዛበት ምግብ አልወድም ቅመማ ቅመም በነገራችን ላይ ለሆድም ለሰውነትም በጣም ጥሩ አይደለም። ስለዚህ እኔም ሆዴንም ጥሩ ስሜት ስለማይሰማኝ በጣም ቅመማ ቅመም የበዛበት ምግብ ለጨጓራዬ ያምጥሩ ስላልሆነ እሱን ነገር አልመርጠውም። እሱን ነገርም አልጠቀመውም ማለት ነው። ብጠቀመውም ደግሞ ህመም ስለሚሰማኝ አንድ ጊዜ ምናልባት እንግድነት ሄጄ ልጠቀመው እችል ይሆናል እንጂ ከዛ ውጪ ቤቴ አዘውትሬ አልጠቀመውም

የሽያጭ ግቦች አሉኝ። እና የግቦች ምንድነው? እኔ በህይወት ዘመኔ ላሳካቸው የማሰባቸው የሽያጭ ግቦች ናቸው። ግን ሁል ጊዜም ላይሳኩልኝ ይችላሉ ላይሳኩልኝ ይችላሉ ግን ግቦችን አስቀምጣቸዋለሁ። ለምሳሌ በመጨረሻ ላይ የተሻለ የገንዘብ አቅም ያለው ሰው ሆኜ መታየት አንዱ ነው ሌላው ደግሞ የተሻለ አስተሳሰብ ያለው ሰው ሆኖ መገኘት ነው ማለት ነው። እነኚህ ግቦች አሉኝ

ዜናውን ከየት ታገኛለህ የሚለው? ዜናውን ከተለያዩ ምንጮች አገኛለሁ ለምሳሌ ከቴሌቪዥን አገኛለሁ ከዩቲዩብ አገኛለሁ። እንዲሁም ደግሞ ከቴሌግራም ከፌስቡክ ከኢንስታግራም እና ከተለያዩ ማህበራዊ ሚዲያዎች ማግኘት እችላለሁ ማለት ነው። እና አንዳንድ ጊዜ ደግሞ በጣም አልፎ አልፎ ከሰዎችም የማገኘው ዜና አለ

ማዕድን አልተጠቀመም። የተለያዩ ማዕድኖች አሉ ግን በጣም ውድም ስለሆኑ እነሱን አልተጠቀመም ግን አንዳንድ ጊዜ ለምግብነት የሚያገለግሉ አሉ ለምሳሌ ጨው አለ። ስለዚህ እሱን በጣም በጥቂቱ እጠቀመዋለሁ። ከዛ ውጪ ግን የተለያዩ ውድ የሆኑ ማድናትን ግን አልጠቀማቸውም። ምክንያቱም ውድ ናቸው ከአቅም በላይም ስለሆኑ ማለት ነው

የሙዚቃ መሳሪያ መጫወት አልችልም። በጣም ግን ብጫወት ግን ደስ የሚለኝ የሙዚቃ መሳሪያዎች አሉ ለምሳሌ ዋሽንታ አለ ክራር አለ እነኚህ በጣም ባህላዊ የሙዚቃ መጫወቻዎች ናቸው እና ብጫወታቸው ብችላቸው ደስ ይለኛል። ግን አንድም የሙዚቃ መሳሪያዎችን መጫወት አልችልም ማለት ነው። ምክንያቱም በዚህ አላደኩም በዚህም ልምድሙ ስለሌለኝ ነው።

ሞባይል ዳታ አልጠቀምም የምጠቀመው ዋይፋይ ነው። ምክንያቱም ሞባይል ዳታ ብዙ ጊዜ ስለሚበላ ዋይፋይ ሞልቼ በወር ነው የምጠቀመው። ግን አልፎ አልፎ አንዳንድ ጊዜ ምናልባት ዋይፋይ ሲዘጋብህ ሲዘጋብኝ ቀድሜ ሳልሞላ ስቀር በጣም ለጥቂት ደቂቃዎች ያክል አስፈላጊ ለሆነ ነገር ዳታ እጠቀማለሁ። እንጂ ከዛ ውጪ የምጠቀመው በወር በምሞላው ዋይፋይ ነው ማለት ነው

በባህላችን ሰርግ በተለያየ መንገድ ይከናወናል እንግዲህ ሰርግ የወንዱ ቤተሰብ አለ የሴት ቤተሰብ አለ መጀመሪያ ሽምግልናው ይላካል ስለዚህ የወንድ ቤተሰብ ሰርገኛውና ሚዜዎችን ሄዶ ወደ ሴት ቤተሰብ ይሄዳል። ጨፍሮ ዘፍኖ ምግቡን ተመግቦ ወደ ወንድ ቤተሰብ ሙሽራዋን ይዞ ይመለሳል ማለት ነው። እንግዲህ በዛ ሂደት ውስጥ ደግሞ እጅግ በጣም በርካታና ሰፊ ሊከናወኑ የሚችሉ ዝርዝር ነገሮች አሉ። ለምሳሌ የወንድ ወገን ሴት ወገን ጋር ሲሄድ የሚጨፍረው ይዞት የሚሄደው ቁሳቁስ አልባሳት የተለያዩ ነገሮች አሉ። የሴት ቤተሰብ ደግሞ ወደ ወንዱ ስትመለስ አብራ ይዛው የምትመለሰው አልባሳት ስጦታዎች ወዘተ ነገሮች ይኖራሉ። ሌላው በወንድም በሴትም ቤተሰብ በኩል ደግሞ ድግስ አለ ቤተሰብ እና ዘመድ እና ጎረቤት ይጠራና ጭፈራም ብዙ ነገሮች አሉ ማለት ነው።

እኔም በሰአት የምደርስ ሰው ነኝ አዎ ነኝ። በተባለው ሰዓት መድረስ እፈልጋለሁ ቀጠሮም ይሁን ስራም ይሁን በተባለችው ሰዓት መድረስ የኔ መለያ ነው። እንደውም ደስ አይለኝም ብዙ ሰው በተባለው ሰዓት አይደርስም እኔም ቀጠሮ ይዤ በተቃጠርነው ሰዓት አይደርስልኝም እኔ ግን ቀደም ብዬ ነው የምደርሰው። እና አይደለም በተባለው ሰዓት። ከተባለው ሰዓት አምስት ደቂቃ ቀደም ብዬ የምደርስ ሰው ነኝ ማለት ነው። ስለዚህ በሰአት የምደርስ ሰው ነኝ ማለት

ብዙ ጊዜ የምቀበለው አስተያየት በነገራችን ላይ አዎንታዊ አስተያየት ነው ያ አዎንታዊ አስተያየት እንግዲህ ጥሩ ነው ለኔ ስነልቦናዬን ለመገንባት ደግሞ ጥሩ የምሰራውን ነገር ለማበረታታት በጣም ጥሩ ነው። እና የምቀበለው አስተያየት በሙሉ አወንታዊ አስተያየት ነው። ምናልባት አልፎ አልፎ አሉታዊ አስተያየት ይሰጠኛል ግን እነኛ ከዚህ ግባ የሚባሉ አይደሉም አዎንታዊ አስተያየቶች ናቸው ብዙ ጊዜ የሚሰጡኝ

ይቅርታ መጠየቅ ለኔ ቀላል ነው ብዬ ነው የማስበው ግን ለሌሎቹ ቀላል ላይሆን ይችላል። በመሰረቱ ግን እኔ ይቅርታ የምንጠይቀው አጥፍተን ነው አይደለም ላጠፋነው ነገር ይቅር እንዲለን ያ ሰው ያንን የምንጠይቅበት ነው። ስለዚህ ይቅርታ መጠየቅ ትዕቢተኝነት ካልሆነ በስተቀር ለኔ ቀላ በጣም ቀላል ነው ብዬ ነው የማስበው። ምክንያቱም ያጠፋነው ነገር አለ ሲቆረቁረን ሲቆጨን ከሚኖር ይልቅ ይቅርታ አድርግልኝ ብለን ወይም አድርጊልኝ ብለን ሰውየውን ወይም ሴትየዋን ያንን ይቅርታ ተቀብለን እኛም አእምሮአችን ቢያርፍ የተሻለ ነው ብዬ አስባለሁ። ስለዚህ ከባድ አይደለም በጣም ቀላል ነው። ብዬ አስባለሁ

መዋኘት አልችልም ያው ድሮ ድሮ ልጅ እያለን እንዋኝ ነበር በትንሹ ማለት ነው። በጣም ብዙ ችሎታ አልነበረኝም። ግን ደግሞ የሆነ አጋጣሚ ተፈጠረና ከዛ አጋጣሚ በኋላ ዋናም አቆምኩኝ ያንንም ረስቸዋለሁ። ስለዚህ አሁን ላይ ዋና መዋኘት አልችልም ማለት ነው። እንግዲህ መዋኘት በጣም ጥሩ ነገር ነው። ብዙዎቹ በዋናም መዝናናት ይቻላል ይላሉ ይቻላልም። ግን እኔ ግን በዚህ በዋና መዝናናት አልችልም። መዋኘትም አልችልም

ብዙ ጊዜ ወደ ገበያ መሄደው ቅዳሜ ቅዳሜ ነው ያው ቅዳሜ ላይ እረፍትም ከስራም እረፍትም ስለሆንን። እንዲሁም ደግሞ ገበያም ደግሞ ብዙ ጊዜ ግብአቶች የሚኖሩት የተለያዩ ግብአቶች የሚኖሩት ሰውም እረፍት ስለሆነ ቅዳሜ ስለሆነ ቅዳሜ ገበያ እሄዳለሁ ማለት ነው። አልፎ አልፎ ግን ያው እሁድም። እረፍት ስለሆነ የተወሰነ ሰውም ግባአት ስለሚያመጣ እሁድ እሁድም እሄዳለሁ ግን ብዙ ጊዜ። የምሄደው ቅዳሜ ቅዳሜ ነው ማለት ነው

ገንፎ እበላለሁ ግን ሁል ጊዜ አይደለም ገንፎ የምበለው ያው አልፎ አልፎ ነው አንዳንድ ጊዜ። አራስ ቤት ያለበት አካባቢ ገንፎ እበላለሁ እንዲሁም ደግሞ አልፎ አልፎም ደግሞ በህመም ላይ ስሆን በልቼ አውቃለሁ ገንፎ በጣም ጥሩ ምግብ ነው እወደዋለሁ። ለሰውነትም ጥንካሬ የሚሰጥ ምግብ ነውና ተመግቤ አውቃለሁ እመገባለሁ በጣም እወደዋለሁ።

በአንድ ጊዜ ብዙ ስራዎችን ማስተናገድ እችላለሁ በጣም እችላለሁ ብዙ በርካታ ስራዎችን ሰርቼም አውቃለሁ። ምናልባት እንግዲህ አንዳንድ ጊዜ ከባድ ሊሆን ይችላል ግን። በጣም ኦርጋናይዝድ ወይም ደግሞ የተደራጀ ነገር ከፈጠርኩኝ ማድረግ እችላለሁ አድርጌውም አውቃለሁ በተለያዩ መስሪያ ቤቶች በተለያዩ የስራ መስክ ማለት ነው። የተለያዩ ስራዎችን በተደራጀ መንገድ በአንድ ጊዜ ተግብሬም አውቃለሁ ውጤታማም ሁኜባቸው ተሸልሜባቸውም አውቃለሁ። በእነኚህ በተለያዩ ተግባራት ማለት ነው

ቤተሰብ እንግዲህ አብዛኛውን ጊዜ ቤተሰብ ጋር እሰባሰባለሁ። እናት አባቴ ጋር ወይም ደግሞ አክስት አጎቴ ወይም የቅርብ እህት ወንድሞቼ ጋር እሰባስባለሁ። ብዙ ጊዜ ያው በዓላት ሲመጣ ማለት ነው እንዲሁም ደግሞ አንዳንድ ጊዜ ክርስትና ሲመጣ ማህበር ነገር ጸበል ነገር ሲኖር እንሰባሰባለን በደንብ ማለት ነው። አንዳንዴ ጊዜ ደግሞ ምንድነው? ቡና እንጠጣ ብለንም ደግሞ ቅርብ ያለን ደግሞ ተሰባስበንም እናውቃለን። ቅርብ ያለ በቅርብ ለቡናም ለሌላ ነገርም ለውይይትም እነሰባሰብበት አጋጣሚ አለ

ከልጅነቴ የምዘክረው ነገር የለኝም ግን ያው አእምሮዬ ላይ የተቀመጠ እና ጸሎት የማደርግባቸው ነገሮች አሉ። አንዳንድ ጊዜ ያው ያደግንበት አካባቢ እንትን አለ ቤተክርስቲያን ወይም ሌሎች ነገሮች አሉ እነሱን ነገሮች መሰረት አድርገን የምንሰጥበት የምንካፈልበት ነገር አለ። እና ያንን በአእምሮዬ የማስታውሰው ግን በአካል የማልዘክረው ነገር አለ። እሱን ነው ማስታወስ የምትችለው

የፀሀይ መውጣትን አዎ አያለሁ። የፀሀይ መውጣትን እንግዲህ ብዙ ጊዜ አያለሁ የማየው ደግሞ ለምንድነው? በጣም ደስ ስለሚል ማለት ነው። በርግጥ ጠዋት ላይ የፀሀይ መውጣትን ማየት ብርድ ነው ብዙ ሰው ያንን አይፈልግም። ግን እኔ ግን የፀሀይ መውጣትን እንደ ፀሀይ መግባት ተመሳሳይ የሆነ በጣም ደስ የሚል ስሜት እና ምስል አለው። እና እሱን አያለሁ ግን ብዙ ጊዜ አይደለም አልፎ አልፎ አጋጣሚዎችን ሳገኝ አያለሁ

ግጭቶችን ማስተካከል እችላለሁ በጣም በሚገርም መንገድ ግጭቶችን አስተካክላቸዋለሁ እንዴት ነው የማስተካክላቸው? በተለያየ ቴክኒክ እና ስልት መሰረት አድርጌ ማለት ነው። ለምሳሌ በቤተሰብ ግጭት ይከሰታል። አ እንዲሁም ደግሞ በ አልፎ አልፎ ደግሞ በስራ ቦታ ላይ ግጭት ይከሰታል። እንዲሁም ከዛም በተጨማሪ አልፎ አልፎ ደግሞ አ በተለያዩ ቦታዎች ላይ ግጭት ይከሰታል። እነሱን እንደ ሽምግልና ገብቼ የፈታሁባቸው ያስተካከልኩባቸው ሁኔታዎች ብዙ ናቸው። ስለዚህ ማስተካከል

የምወደው ሬስቶራንት እዚሁ በቅርብ አካባቢ መኖሪያ ቤቴ አካባቢ ያለ ሬስቶራንት ነው ያ ሬስቶራንት ምንድነው? የተለያዩ ነገሮች ይሸጡበታል ምግብም አለበት የሚጠጡ ነገሮች አሉበት። እና የምወደው ለምንድነው በጣም መስተንግዷቸው በጣም ጥሩ ስለሆኑ ነው። አስተናጋጆቹ ሰውን አክብረው በደንብ ስለሚያስተናግዱ በጣም

የምላላካቸው ገንዘቦች ብዙዎቹ በስልክ ነው የሚሆነው አሁን ያው ገንዘብ መገበያያውም ዲጂታል ስለሆነ ብዙዎቹም በስልክ ነው። የቤት ክራይም ብትለው የግዥም ብትለው አሁን ላይ በስልክ ነው ለሌላ ሰው የምናስተላልፈው ማለት ነው። ሱቅም ሄደን ስንገዛ የቤት ክራይም እንደዚሁ ሌላ ነገሮችም ልብስም ወዘተም ስንገዛ በስልካችን አማካኝነት ነው ገንዘብ የምናስተላልፈው ማለት ነው። ያ ደግሞ ቴክኖሎጂ ያመጣው በጣም ጥሩ። ገንዘብ ወረቀት የሆነ ገንዘብ በኪሳችን ይዘን ላለመንቀሳቀስ በጣም ጥሩ። ዋስትና ሆኖናል

መብራት ሲቋረጥ እንግዲህ ምን ም ማድረግ ታደርጋለህ ለሚለው? ያው ሻማ ነገሮችን አመጣለሁ ከሰልላ አቀጣጥላለሁ እንዲም ደግሞ የ ዋየርለስ የሆኑ ነገሮች አሉ በስክሪን በፀሀይ ብራን የሚሰሩ ሶላሮች ማለት ነው። እነሱ ነገሮች እጠቀማለሁ ማለት ነው።

ጠዋት ጠዋት እንግዲህ እለታዊ ተግባር የምለው በተደጋጋሚ ያው እነሳለሁ ፊቴን እታጥባለሁ እጸዳዳለሁ። ቁርሴን እበላለሁ ቁርሴን ከበላሁ በኋላ ደግሞ አንዳንድ ጊዜ ልጆቼን ወደ ትምህርት ቤት እሸኛለሁ ትምህርት ቤት ከሸኘሁ በኋላ ደግሞ። እኔ ቦርሳዬን እኔን ለባብሼ ወደ ስራዬ ቦታዬ እሄዳለሁ

ድንጋይ አልሰበስብም ምክንያቱም ያው ድንጋይ መሰብሰብ ወይ ህንፃ ለመስራት ነው ወይም ደግሞ የሆነ አጥር ለማጥር ነው ብቻ ለግንባታ የሚያገለግል ነገር ነው እና እሱን እኔ አልጠቀምም አልሰበስብም ለምንድነው የማልሰበስበው? ያው የሚፈልገው ሰው ሊሰበስበው ይችላል እኔ ግን ስለማልፈልገው አልሰበሰበውም ማለት ነው

የጫማ ቁጥሬ ይለያያል አንዳንድ ጊዜ አርባ እለብሳለሁ አንዳንድ ጊዜ ሰላሳ ዘጠኝ አንዳንድ ጊዜ ደግሞ አርባ አንድ እለብሳለሁ ስለዚህ ከሠላሳ ዘጠኝ እስከ አርባ አንድ ድረስ ያለውን እጠቀማለሁ። ይሄ ልዩነቱም የሆነው ቁጥሩ ምንድነው? እንደ ጫማው ሙድ ነው አንዳንድ ጊዜ ሰላሳ ዘጠነኛው እና ሙደ ሰፊ አለ ያ ይበቃኛል። አንዳንድ ጊዜ ደግሞ አርባ አንድ ይሆንና ሙዱ ጠባብ ሲሆን ደግሞ ሰላሳ ዘጠኝ አይበቃኝም። ስለዚህ አርባ አንድዱን እጠቀመዋለሁ ማለት ነው

በትርፍ ጊዜ የማሳልፋቸው ነገሮች ምንድን ናቸው? ብዙ ጊዜ ማለት ነው ቤተሰቤ ጋር ነው ልጆቼ ጋር ነው የማሳልፈው እየተጫወትኩ ማለት ነው አንዳንድ ጊዜ ደግሞ የእግር ኳስ ጨዋታዎችን በማየት ጊዜን የማሳልፍበት አጋጣሚዎች በጣም ብዙ ናቸው ግን የእግር ኳስ ጨዋታዎችን ብዙ ጊዜ አልከታተላቸውም ቤቴ ሆኜ ካልሆነ በስተቀር ማለት ነው

የምወደው ቀለም አረንጓዴ ነው። ለምን እንደሆነ አላውቀውም ምናልባት የምገምተው ምንድነው? ያው አረንጓዴ ነገር ከመሬት አቀማመጥ ጋር ከመሬት ከለር ጋር ስለማነጻጽረው ነው መሰለኝ አረንጓዴ ነገር በጣም ይስበኛል። ብዙ ጊዜ ቤቴ ላይም ያለው እቃዎችም ልብሶችም ወደዚያ የተጠጉ ናቸው። አረንጓዴ ሙሉ በሙሉ ባይሆንም ወደ አረንጓዴነት የተጠጉ የተጠጉ ናቸው ማለት ነው

ሃይማኖታዊ ግብሬን አከብራለሁ የምከተለውን ሃይማኖት መስረት አድርጌ እንደውም በጣም አከብራለሁ እከታተላለሁ ሁሉም ነገር ማለት ነው። አንዳንድ ጊዜ ምናልባት ከአቅም በላይ ሲሆን አንዳንድ ነገሮችን ያለመተግበር ነገር ይኖራል ግን ከሞላ ጎደል አብዛኞቹን እተገብራለሁ። ብዬ አስባለሁ ለዚህም ደግሞ ያው ሃይማኖት ስርዓት የሚፈቅደው ያስተምሮት ስላለ ነው ማለት ነው

ጫጫታ እንግዲህ እኔ ጫጫታ ብዙ አላገኝበትም ብዙም አልወድም እንደውም ጫጫታ ሲባል ምንድነው? ይሄ ኢመደበኛ የሆነ ጫጫታ ዝም ብሎ የማይደማመጥ ጫጫታ ብዙ አያጋጥመኝም እኔም እዚያ ጫጫታ ቦታ ላይ አልወድም። አሁን ሰው የተጠራቀመበትና ብዙ ጫጫታ ያለበት ቦታ ላይ እኔ ብዙ አልገኝም ያ ለኔ ለጆሮዬም ብዙ አይ ስለማይጠመኝ አልገኝም። ስራ ቦታ ላይ ግን ያ ጫጫታ አያጋጥመኝም

የስራ ቦታ ደህንነቴ በጣም የተጠበቀ ነው። ይሄ ደህንነት የተጠበቀ ነው ለማለት ምንድነው? ስራ ላይ ያለው በጣም የተጠበቀ ነው። የስራችን ተቆጥሮ ትሰጥቶናል ያንን የተቆጠረ ስራ በተቆጠረ መንገድ ሰርተን እናሳልፋለን። ስለዚህ ሌላው በጣም በጤናም በምንም በሌላም ነገር ስጋት የሌለበት ደህንነታችን ደህንነቴ የተጠበቀ

የድርጅቱን ባህል እወደዋለሁ ግን ያው አንዳንድ ነገሮች የማይጥሙ ነገሮች አሉ በእርግጥ እና እኔም የማልወዳቸው እንጂ አብዛኛው ነገሮች በጣም የሚጥሙኝ የሚመቹኝ ናቸው። ግን ከዛ ውስጥ ደግሞ በጣም የማይመቹ የማይጥሙ የሚባሉ ደግሞ አሉ። እኔም እንደውም ቢስተካከሉ ብዬ ሀሳብ የሰጠሁባቸው የተለያዩ የማይመቹ አሉ ግን አብዛኛዎቹን ባሀሎች እወዳቸዋለሁ። የድርጅቱን

የምወደው ፍራፍሬ ማንጎ ነው። ማንጎ እንግዲህ በጣም ጣፋጭ ስለሆነ ሊሆን ይችላል በጣም የምወደው። በጣም የተለያዩ በርካታ ፍራፍሬዎች አሉ። ማንጎን ግን እጅግ በተለየ መንገዱ የምወደውና የምመርጠው ነው። ያው በተለይም ደግሞ ማንጎ አይነት አይነት አለው በርግጥ እና ያው የሚበቅልበት ቦታ እና የተለያዩ ነገሮችንም ይወስኑታል። በርግጥ እና ማንጎን በጣም የምወደው የፍራፍሬ አይነት ነው

ቀርቃሃ ተወልጄ ባደኩበት አካባቢ ይበቅላል አዎ በደንብ ይበቅል ነበር። ረጃጅም ነው ብዙ ነገሮችን ለመስሪያ ያገለግላል እንደውም አብዛኛውን ጊዜ የኛ አካባቢ ማህበረሰብ የገጠሩ ማህበረሰብ ቀርካሃን ነው የሚጠቀመው ለቅርጫት እንዲሁም ደግሞ ለጎተራ የሚሰራውም ቀርካሃን እንደውም ለተለያዩ ወንበሮች ጌጣ ጌጦች በጣም ይጠቀሙበታል ማለት ነው። እንደውም እሱን እንደውም ቢጠቀሙበት በጣም ውጤታማ ሊሆን የሚችል ነገር ነው ማለት ነው። ስለዚህ በተወለድኩበት አካባቢ ያድጋል

የምወደው ጣፋጭ ምግብ ሽሮ ነው። በርግጥ ያው ሌሎችንም እወዳቸዋለሁ ደሮ ወጥ እንዲሁም ደግሞ ሌሎች ነገሮች አሉ። ክትፎ ነገሮች ግን ሽሮን ደግሞ በጣም እወደዋለሁ ማለት ነው። ለምንድነው? ያው ጉልበት ሰጪ አይደለም በርግጥ። ምንድነው ገንቢ ምግብ ነው። እና እኔ በተለየ መንገድ

ውሃ ማምጣት እንግዲህ አውቃለሁ ውሃም አመጣለሁ እኔ በተለይ ገጠርም እያለሁ ከተለያየ ኩሬ ከተለያየ ምንጭ ውሃን ማምጣት እችል ነበር አመጣም ነበር። አሁንም ቢሆን ከቧንቧ ላይ እየቀዳው ወደ ቤቴ አመጣለሁ። በቱቦ ስቤ ወይም በጀሪካን ነገር አጠራቅሜም ውሃውን ማምጣት እችላለሁ ማለት ነው

የተበላሸ ነገር በጣም ማስተካከል እችላለሁ በርግጥ ብዙ ነገሮችን አይደለም ቀለል ያሉ ነገሮችን ለምሳሌ ስቶቮችን ምጣድ ሲቆረጥ የኤሌክትሪክ ገመድ ሲቆረጥ ወይም ደግሞ የሆነ ሪሞት ሲበላሽ በዛ በዛም ጊዜ እነሱን ማስተካከል እችላለው በጣም ውስብስብ ነገሮችን ሳይሆን ቀለል ያሉ ነገሮችን እነሱም ማስተካከል

መዋቢያ ተጠቅሜ አላውቅም የተለየ መዋቢያ ማለት ነው። ነገር ግን አንዳንድ ጊዜ ፀጉር ፀጉሬን ታጥቤ ፀጉሬ አዋራ። ነክ ሊሆን ስለሚችል የ ለፀጉር የሚሆን ቀለል ያለ ዝምብሎ ሽታ የሌለው ቅባትን ቅባት ሊፈጥር የሚችል እጠቀማለሁ። ለፀጉሬ ከዛ ውጪ ግን የተለየ ቅባት የሚባል ነገር አልተጠቀመም።

ሻማ ማብራት እወዳለሁ። ሻማ ማበራው መቼ ነው ብዙ ጊዜ ሃይማኖታዊ በዓላት ሲኖሩ ወይም የምዘክረው ዝክር ሲኖር ወይም ደግሞ አንዳንድ ጊዜ መብራት ሲጠፋም ሻማን አበራለሁ ግን አንዳንድ ጊዜ ደግሞ ሻማ መብራት አጥፍቼም ሻማ አብርቼ አውቃለሁ የሆነ ድባቡ ደስ ስለሚል ማለት ነው። ሻማ አብርቶ ቀዝቀዝ ያለ ነገር ማሰብ ስለሚያስደስተኝ

በዚህ ስራ ረጅም ጊዜ አልሰራሁም ግን አልፎ አልፎ እንደዚህ ኦንላይን ነገሮች ሲመጡ ሰርቼ አውቃለሁ ቀለል ያለና በጣም የተወሰነ ጊዜ ሰርቻለሁ። ግን በጣም ጥቂት የሚባሉ ስራዎችን ነው የሰራው በጣም ብዙ ስራዎችን አልሰራዉም እውነት ለመናገር። ያው ብዙ ጊዜ ኦንላይን የሆኑ ነገሮች እውነት ስለማይመስሉኝ ብዙ አልሰራም

ሌሎችን በጣም ነው የማበረታታው በነገራችን ላይ እንደውም ብዙ ጊዜ እኔ ከምሰራ ይልቅ ሌሎችን እንዲሰሩ አበረታታለሁ እጅግ በጣም ጥሩ በሆነ መንገድ ለሌሎች ሞራልና ወኔ እፈጥራለሁ ብዙ ጊዜ ማለት ነው ያ ደግሞ የኔ እጅግ በጣም ጥሩ የሆነ ጎኔ ነው ብዬ አስባለሁ። ለሌሎችም ለሌሎቹ የስራ ፈጣሪ ሞራል

ቡና መፍጨት እችላለሁ። ቡና ያው በሁለቱም መንገድ መፍጨት እችላለሁ በበሃላዊው መንገድም ወቅጦ በማላመም እንዲሁም ደግሞ በዘመናዊ መንገድ በማሹኑ መፍቸት እችላለሁ። ያው እንደውም የሚከብደው ነገር ዘመናዊ ነው መውቀጡ በሙቀጫ ማለት ነው። ግን በዘመናዊ መንገዱ በኤሌክትሪክ መፍጨት ስለሆነ እሱም ምንም የሚያስቸግር ነገር የለም። ብዙ ጊዜ የምሰራው ተግባሬ ነው

ፍየል አይቼ አውቃለሁ ፍየል ማየትም ሳይሆን ጠብቄም አውቃለሁ እንዲሁም ደግሞ ያው ፍየሉም ለተለያየ መንገድ አውየውም አውቃለሁ። ስለዚህ በአካባቢያችን ፍየል አለ የኔም ራሴ የምጠብቀው ፍየል ነበር ልጅ እያለው ማለት ነው። አሁን አይደለም ስለዚህ ፍየል ማየት ብቻም ሳይሆን በደንብ ነው የማውቀው። እያንዳንዱን በዝርዝር ስለ ፍየል ማውራትም መናገርም እችላለሁ ማለት ነው

ጾም አዎ እጾማለው አለው በደንብ ነው የምጾመው ግን አንዳንድ ጊዜ ግን ያው ስራ ላይ ከበድ ያለ ነገር ሲገጥመኝ በልቼ የምሄድበት አጋጣሚ አለ። በተለይ ደግሞ ግን ጾም ያው የፍስክ ነገሮችን በፍጹም አልጠቀምም በጾም ጊዜ። ግን ቁርስ አንዳንድ ጊዜ ከባድ ነገር ስራ ሲኖር ግን ጨጓራዬንም ሲያመኝ በልቼ የሚሄድበት አጋጣሚም አለ።

በእግር በጣም ረጅም ርቀት መሄድ እችላለሁ እስከ። ያው በቀን እስከ ሰላሳ አምስት ኪሎ ሜትር ድረስ በእግር መሄድ እችላለሁ። ምክንያቱም ይህንን ያገኘሁት ምንድነው? ትምህርት ቤት ስማር ዘጠነኛው አስራ ሁለተኛ እስከ አስራ ሁለተኛ ስማር በእግሬ ይህን ያክል እመላለስ ነበር። እና አሁንም በእግር በቀን ሰላሳ አምስት ኪሎ ሜትር መሄድ እችላለሁ ያው አሁን በእርግጥ ይደክማል እያረፍኩ ነው የሚሆነው። ግን አሁን በእግር መሄድ ለኔ በጣም ቀላል ነው። ያን ያክል ከባድ

ጧት ብዙ ጊዜ ሩዝ ነው የምመገበው። ሩዝ ስለምወድ ሩዝ ቀቅዬ በአትክልት ነገር አድርጌ ሩዝን እጠቀማለሁ። ያው ብዙ ጊዜ ማለት ነው ግን አልፎ አልፎ ደግሞ ያው ፓስታም ምንም እጠቀማለሁ ቀለል ያሉ ነገሮችን ነው የምጠቀመው። ግን ያው ብዙ ጊዜ ሩዝ ስለለመድኩት ነው መሰለኝ ቀለል ያለ ምግብ ስለሚሆንልኝ ሩዘን ጠዋት ጠዋት ብዙ ጊዜ

የቀን መቁጠሪያ በጣም እጠቀማለሁ። ምክንያቱም ስራዬ ከዚያ ያንን ስለሚያስፈልገው ያው ስራ ም የሚሰራው በዛ ስለሆነ በቀን መቁጠሪያ ስለሆነ እሱን በጣም ነው የምትጠቀመው። ምን አለ ምን በዓል አለ? ምን ነገር አለ? ስለዚህ ማስተካከልም ስለሚጠበቅብኝ እሱን የቀን መቁጠሪያውን በጣም ነው የምጠቀመው

መብረቅ እንግዲህ የሚያስፈራ ነው። መብረቅ እፈራለሁ ያው መብረቅ። በዝናብ ወቅት የሚመጣ በነጎድጓድ መልክ የሚመጣ ነውና። በዛን ጊዜ እንግዲህ ሰዎችን ሊገድል ይችላል ጨረር ነው እሳት ነገርም አለው። ስለዚህ በጣም የሚያስፈራ ነው ገዳይም ነው። በነገራችን ላይ ሰውን ብቻ ሳይሆን ህንፃንም ሊያፈራርስ የሚችል ነገር ነው።

ቃሌን እጠብቃለሁ እንደው ቃል መጠበቅ ቃል የእምነት እዳ ነው ይባላል። ስለዚህ ቃልን መጠበቅ በጣም ወሳኝ ነገር ነው እኔም ያንን እተገብራለሁ በተቻለኝ መጠን ማለት ነው። ሰውን ሰው ደግሞ ቃሉን ሳይጠብቅ ሲቀር እኔም በጣም ነው የምናደደው እንደው ከአቅም በላይ በሆነ ነገር ካልሆነ በስተቀር ቃሌን ጠባቂ ሰው ነኝ።

የዝናቧ ውሃ ካልጠፋ በስተቀር አልሰበስብም እውነት ለመናገር የዝናቧ የሚሰበስበው ብዙ ጊዜ ምንድነው ያው ዝናብ የማይገኝበት አካባቢ ነው ለዝናቧ የሚሰበስበው። እኔ ግን አሁን ባለውበት አካባቢ ውሃ ስለማያጥረኝ ውሃ እንደ ልብ ስለማገኝ በሳምንት ማለት ነው በማጠራቀሚያዎች ስለማስቀምጥ ስለማይቸግረኝ የዝናብ ውሃ አላጠራቀመም ግን የሚያጠራቅሙ ውሃ እጥረት ያለባቸው አካባቢ ሰዎች ናቸው

የደንበኛ እርካታን አሳውቃለሁ ለደንበኞች በተለያየ መንገድ ወይም ደግሞ ለሀላፊየም በተለያየ መንገድ የማሳውቅበት ሁኔታ አለኝ። ግን ያ ምንድነው? ግን የማሳውቀው ግን ሲፈለግ ብቻ ነው። ያው ደንበኛው ማወቅ ሲፈልግ ኃላፊየም ማወቅ ሲፈልጉ ማለት ነው። እንጂ ዝም ብዬ ተነስቼ አላሳውቅም። በፕሮግራም አሳውቃለሁ

በቡድን ቋንቋ አምናለሁ። የቡድን ቋንቋ የሚባለው እንግዲህ የተለያዩ ቋንቋዎች በአንድ ላይ ማህበረሰቡን የሚጠቅሙ ናቸው። እና እነዚህ በእነኚህ ቋንቋ ምናለ ምክንያቱም ቋንቋ በራሱ ቡድናዊ ነው ግላዊ አይደለም በግል የሚተገበር አይደለም ማህበረሰቡን በጋራ የሚግባባበት ቋንቋ ስለሆነ ቡድናዊ ነው። በዚህ ደግሞ አምናለሁ የግለሰብ አይደለም ቋንቋ ቋንቋ የማህበረሰቡ ነው። ከማህበረሰቡ ወይም የምንለምደው ስለሆነ በዚህ

መስታወት ላይ ብዙ ጊዜ አላይም ወይም አላፈጥም ግን አልፎ አልፎ አንዳንድ ጊዜ ለምሳሌ ጥርሴን ስቦርሽ ያው የጥርሴን ቆሻሻ እንትን ለማለት ጺሜን የተስተካከለ መሆኑን ፊቴ ላይ የሆነ ነገር እንትን አለ ለማለት እንደው ምናልባት ከሳምንት አንድ ቀን ሁለት ቀን። የማይ ይሆናል አንዳንድ ጊዜ ያው ፊ። መስተያየቴም ባለቤቴ ወይም ልጆቼ ነው የሚሆኑት እና ፊቴ ደህና ነው ብዬ አልፋለሁ ማለት ነው። እና መስተያየትም ብዙ ጊዜ አላይም በሳምንት አንዴ ወይም ሁለቴ ባይ ነው

ገመድ እጠቀማለሁ መጠቀምም አውቃለሁ እንግዲህ ገመድን ለተለያየ መንገድ እንጠቀመዋለን ለማሰሪያነት እንጠቀመዋለን ወይም ለኢንተርኔት መሳቢያነት እንጠቀመዋለን የኢንተርኔት ገመድ ከሆነ ወይም ደግሞ ገመድን መኪና ላይ ለማስተካከያ ለመጫኛ እንጠቀምበታለን እንዲሁም ደግሞ ባህላዊ በሆነ መንገድ እንጠቀምበታለን ገመድን እንጨት ለማሰር ስለዚህ ገመድን መጠቀም አውቃለሁ

ከጎረቤቶቼ ጋር ከአብዛኞቹ ጋር ጥሩ ጎረቤት ጥሩ ግንኙነት አለኝ ግን አልፎ አልፎ ግን ያው መጥፎ ጎረቤትም ይገጥማል እና በዛን ጊዜ ደግሞ ጥሩ የማይሆንበት አጋጣሚ አለ። እኔ አሁን እስካሁን ካጋጠሙኝ ጎረቤቶቼ ከሁለቱ ጋር ጥሩ አልነበርኩም ብዙ ጎረቤቶች ነበሩኝ። ከሁለቱ ጋር ጥሩ ግንኙነት አልነበረኝም ምክንያቱም በጣም ተንኮለኛ ስለሆኑ ያንን ማቋቋም ሲያቅተኝ ማለት ነው። እንጂ ከአብዛኞቹ ጋር ጥሩ ግንኙነት አለኝ

ኮፍያ ማድረግ አልወድም። አንዳንድ ጊዜ ግን ምናልባት ያው ሀዘን ሲገጥም በኢትዮጵያ ባሀል ጥቁር ኮፍያ የማድረግ ሁኔታ ይኖራል። ወይም ደግሞ ፀጉራችንን ስንላጭ ወይም ደግሞ ራሳችን የሆነ ነገር ሲሆን ሲያመን ወይም ደግሞ ራሳችን ላይ የሆነ ጉዳት ሲደርስብን ነገር እናደርገው ይሆናል። እኔም አልፎ አልፎ አድርገው ነበር። ግን አዘውትሬ ግን ኮፍያ ማድረግ በፍጹም አልወድም

የምመኘው የእረፍት ጊዜ ክረምት እረፍት ተሰጥቶኝ ወደ ሽርሽር የሚሄድበትን ቦታ ጊዜ እመኛለሁ በጣም ያንን ጊዜ በጣም እመኘዋለሁ። ሀገሪቱ ሰላም ሆና የእረፍት ጊዜ ክረምት አግኝቼ በዝናቡ አረንጓዴ በሚሆንበት ጊዜ ማለት ነው። የተለያዩ የሚጎበኙ ስፍራዎች አሉ። ስለዚህ እነሱን የምጎበኝበትን ጊዜ በጣም ናፍቃለሁ

የቤቴ ጣራ በጅብሰም የተሰራ ነው። በርግጥ ያው ተከራይቼ የምኖርበት ነው የኔ አይደለም። በጅብሰም የተሰራ ሳሎኑ በጅብሰም የተሰራ ነው። መኝታ ቤቶቹ ደግሞ ኮርንስ የተሰሩ ናቸው ማለት ነው። ያው ይሄ ነገር በጣም ጥሩ ስሜት ይሰጣል የተለያየ መሆኑ ማለት ነው።

ወደ ገበያ በሳምንት አንድ ጊዜ ነው የምሄደው ቅድም እንዳልኩት በሳምንት አንድ ጊዜ ወደ ገበያ እሄዳለሁ። ምክንያቱም ቅዳሜ፣ ቅዳሜ እረፍቴ ስለሚሆን እንዲሁም ደግሞ ሌሎቹም አዘርት ይዘው ስለሚመጡ በዛን ጊዜ ስለሚመቸኝ። ቅዳሜ፣ ቅዳሜ በሳምንት አንድ ጊዜም ሆኖ ነው እንግዲህ አልፎ፣ አልፎ እሁድ ቢሄድም በሳምንት አንድ ጊዜ። ማዘወትረው ነው ማለት ነው

ሽቶ አልጠቀምም። ምናልባት አልፎ አልፎ ዶድራንት የሚባለውን እጠቀማለሁ እንጂ ሽቶ አልጠቀምም ምናልባት አንዳንድ ጊዜ ባለቤቴ ራሷ ስትቀባ ናብላ አስገድዳ እንደው እንትን ትነፋብኛለች እንጂ። እኔ በፍጹም ሽቶ መጠቀም አልወድም አልጠቀምም ግን አልፎ አልፎ ባለቤቴ ስትቀባ። ነስነስ ታደርግልኛለች ግን የኔ ፈቃደኛነት አልነበረም

የስራ ግምገማ እደረጋለሁ ብዙ ጊዜ እደረጋለሁ በተለያየ መንገድ እገመግማለሁ ሀላፊዎቹ ይገመግሙኛል የስራ ባልደረቦቼ ይገመግሙኛል ጥሩ ግብረ መልስም ይሰጡኛል ማለት ነው። ስለዚህ የሆነ መደበኛ የሆነ ጊዜ አለው የግምገማ ጊዜ ማለት ነው። በዛ ጊዜ ስለ ስራዬ ሁኔታ ብቻ እና ብቻ እገመገማለሁ። ጥሩ ውጤትም አመጣለው ጥሩ ውጤትም ይሰጡኛል እነሱም ጥሩ ግብረ መልስም ይሰጡኛል ማለት ነው። ስለዚህ የስራ ግምገማ አደርጋለሁ በየጊዜው

ሾርባ በጣም ነው የምወደው። በነገራችን ላይ ያው ሾርባ የተለያየ አሰራር አለው ከመኮረኒ እንዲሁም ከሌሎቹ ከዱቄት ወዘተ ሆኖ ይዘጋጃል። እና በጣም ነው የምወደው። እኔ ያው ብዙ ጊዜ ግን ለማዘጋጀት ከባድ ስለሚሆን አይዘጋጅም። እንጂ እኔ ሾርባ ለመመገብ እጄ በጣም ጉጉት ያለኝና ፍላጎት ያለኝ ነኝ ጋር ግን ያው ለማዘጋጀት በጣም ከባድ

ብዙ ነገር እንትን አልልም ትንሽ ሳለሁ ብዙ ነገር አላስብም ግን በአቅሜ ነው የማስበው ህፃን ሳለው ማለት ነው። አሁን ከማደጌ በፊት ያለው አስተሰቤ ይለያያል። ስለዚህ ትንሽ ሳለው ብዙ ነገር አላስብም። ግን አሁን ያው ትንሽ ነገርም የራሴ ነገር የሆነ ነገር ስላለኝ ያን ያክል ብዙ ነገር አላስብም። ወይም ደግሞ ብዙ ነገር እንዲኖረኝም አላማኝም

ሳሙናን በተመለከተ የተለያዩ ሳሙናዎችን እጠቀማለሁ ያው ለልብስና ለገላ የተለያዩ ሳሙናዎች ናቸው። ለምሳሌ ለልብስ የምትጠቀመው ላይፍ ቦይን ነው ለገላ ማለቴ ነው። ለልብስ ደግሞ የተለያዩ የታሸጉ ቢሃ ዘጠኝ ወዘተ የመሳሰሉትን ሳሙና እጠቀማለሁ ማለት ነው። ግን በመሰረቱ ያው ዋናው ነገር የሳሙና አይነት ሳይሆን ዋጋው ነው የሚወስነው ማለት ነው

ወደ ስራ ብዙ ጊዜ የተለማደ ልብስ ነው የምለብሰው ማለትም ሸሚዝ እና ጨርቅ ሱሬ ማለት ነው ጃኬት መልበስ አላዘወትርም። ያው ብዙ ጊዜ አየሩ ቀዝቃዛ ባለ ካልሆነ በስተቀር ጃኬት አለብስም። ስለዚህ ሸሚዝ በውስጥ እከትና በሱሪያ በሶሪያ ላይ ማለት ነው። መደበኛ አለባበስ ለብሼ እገባለሁ

በእጅ መጽሐፍ ብዙ አልወድም ግን ያው አማራጭ ስለሌለ እጽፋለው ብዙ ጊዜ ባልወደውም እጽፋለሁ። መጽሐፍ ግን ያው ትወዳለህ የማትወድም ከተባለ ግን አልወድም። ግን ባልወደውም ደግሞ ስለሚያስገድደኝ የስራዬ ሁኔታ በእጅ እጽፋለሁ ማለት ነው። በእጅ ስጽፍ ያው ቦርድ ላይ ልጽፍ እችላለሁ ወይም ደግሞ። ወረቀት ላይም በእጅ እጽፋለሁ ማለት ነው

ኮምፒውተር በጣም ነው የምጠቀመው ያው ላፕቶፕ ኮምፒውተር አዘውትሬ እጠቀማለሁ የምጠቀመውም ደግሞ ለተለያዩ ነገሮች ነው። ለምሳሌ ብሮዝ ለማድረግ ዩቲዩብ ለማየት አንዳንድ ነገሮችን ለመጻፍ እነሱ እነሱን ነገሮች እጠቀማቸዋለሁ ፌስቡክ ለመጠቀም ወዘተ። አዘውትሬ ላፕቶፕ እጠቀማለሁ

ዋና ሀላፊነቶች የምንላቸው ሶስት ነገሮች ናቸው አንደኛው ዋናው ነገሬ ማለት ነው ስራ መስራት ነው። ስራ እንደ ባለሙያ ሆኜ እሰራለሁ ሁለተኛ ሀላፊነቴ ደግሞ ቤተሰብን እመራለሁ ወይም አስተዳድራለሁ። ሶስተኛ ሀላፊነት ደግሞ ከስራ ጋር በተያያዘ እንደዚህ ስራዎችን አስተባብራለሁ ማለት ነው

በስራ ላይ ችግሮችን በጣም ነው የምፈታው ነገራችን ላይ ችግሮች ይፈጥራሉ በሰራተኞች መካከል በሰራተኛና በደንበኛ መካከል ይፈጠራሉ ስለዚህ እነሱ ሲፈጠሩ። በማግባባት በውይይት ችግሮችን ለመፍታት ከፍተኛ ጥረት አደርጋለሁ። ብዙ ጊዜም ደግሞ እነኚህን ችግሮችን ለመፍታት የማደርጋቸው ጥረቶች የሚሳኩ ናቸው።

ስራዎችን በቅደም ተከተል አስቀምጣለሁ በቅደም ተከተል የማስቀምጠውም ለምንድነው? በጣም የተሻሉ ስራዎችን ለማከናወን እና የተሻሉ ነገሮችን ለመስራት ሲባል በቅደም ተከተል አከናውናለሁ። በቅደም ተከትል ካከናወንኩ ደግሞ ቀሩ የሚባል ስራዎች አይኖርም ደንበኛ እርካታም ይኖራል ማለት ነው። ስለዚህ በቅደም ተከተል በደንብ በጥንቃቄ አስቀምጣለሁ

ሰዎችን እንደየ ስራቸው ባህሪ አስተዋውቃለሁ እንዴት ነው የማስተዋውቀው እንደየስራቸው ባህሪ ማለት ነው እንደየሁኔታቸው አስተዋውቃቸዋለሁ ማለት ነው። ለምሳሌ አዲስ ሰው ከሆነ ይሄ አዲስ ነው እንደዚህ ነው ስራው ስሙን እንዲሁም ስነ ምግባሩን ከተቻለም እነሱን አድርጌ ለሌላ ሰው አስተዋውቀዋለሁ ማለት ነው። ያኛውንም የማስተዋውቀውንም ተመሳሳይ ነገር ለዛኛው እነግረዋለሁ ማለት ነው

በመሬት ላይ መቀመጥ ብዙ ጊዜ አላመቻችም። ምክንያቱም መሬት ላይ መቀመጥ ያው ልብስን ስለሚያቆሽሽና ምቾትም ስለማይሰጥ። ወንበር ላይ ለመቀመጥ ነው የማመቻቸው ብዙ ጊዜ ማለት ነው። ግን አንዳንድ ጊዜ ደግሞ ወደ ለቅሶበት ወይም ወደ ሌላ አካባቢ ማህበራዊ ግንኙነት ለመድረስ ሲካሄድ ግን ወንበር ላይም ቢሆን እቀመጣለሁ

የስራ ጊዜ ገደብን አስቀምጣለሁ በነገራችን ላይ እሱ አሁንም ለስራ ውጤታማነት እና ለደንበኞች እርካታ በጣም ወሳኝ ነው። እና ጊዜ ገደብ በደንብ አስቀምጣለሁ የማስቀምጠው ደግሞ ጊዜ ገደብ ምንድነው? በዚህ በዚህ ጊዜ ይሄ ይሰራል በዚህ ይሄ ይሰራል ይሄ ይጠናቀቃል በሚለው አስቀምጣለሁ ማለት ነው። በዛ በተቀመጠው የጊዜ ቅድም ተከትል መሰረት የተናቀቁ ስራዎችን እገመግማለሁ።

በብዙ ህዝብ መካከል መሆንን አላመቻችም። ምክንያቱም እኔ ብዙ ህዝብ መሃል መገኘት እና እንዲሁ መታወቅ ለማውራት ወዘተ ብዙ ጉጉት የለኝም። ግን የስራዬ ባህሪዬ የሚፈቅድልኝ ከሆነ ግን ያንን ከማድረግ ወደኋላ አልልም ወይም አልቆጠብም። የስራ ባሀሪ የማይፈቅድልኝ ከሆነ ግን ብዙ ሰዎች መካከል ለመገኘት የማመቻቸው ምንም አይነት ነገር የለም

ማታ ከስራ በኋላ የማከናውናቸው ነገሮች በዋናነት እንደው በአራት ልከፍላቸው እችላለሁ አንደኛው ከቤተሰብ እና ከልጆቼ ጋር መጫወት ነው ሁለተኛ እነሱን ካስተኛሁ በኋላ። ፊልም ቴሌቪዥን ማየት ነው። ሶስተኛ ነገር ደግሞ ዩቲዩብ ማየት ነው። አራተኛ ደግሞ የምጽፋቸው ነገሮች ካሉ ስራን በተመለከተ እነሱን እጽፋለሁ ማለት ነው።

ልብሶች በስርዓት የተቀመጡ ናቸው የታጠቡ ልብሶች ማለት ነው። በስርዓት ተቀምጠው ነው የሚገኙት ግን አንዳንዴ ጊዜ ደግሞ ያልታጠቡ ልብሶች ባስኬት ውስጥ ሲገቡ ደግሞ መስራት ላይቀመጡ ይችላሉ። ስለዚህ የታጠቡ ልብሶች በስራ ታጥፈው ተደርድረው ቁም ሳጥን ውስጥ ይገባሉ። ከዛ እያነሳው ልብስ በመቀየር ጊዜ እጠቀማቸዋለሁ

የስልክ ካሜራ አዘወትሬ እጠቀማለሁ ለምንድነው የምጠቀመው ለምሳሌ ልጆቼን ፎቶ ለማንሳት የተለየ ነገሮችን ፎቶ ለማንሳት ማስረጃዎችን ደግሞ ለመሰብሰብ ወይም ለመያዝ የስልኬን ካሜራ በጣም ነው የምጠቀምበት። ስለዚህ የተለያዩ ክንውኖች በሚኖሩበት የስራ ቦታም ቤት ውስጥም ልደት ወዘተ በሚኖሩበት ጊዜ የስልክ ካሜራዬን እጠቀማለሁ።

ከደንበኞች ጋር አዎ እሰራለሁ በርካታ ስራዎችን ነው የምሰራው ዋና ስራችን የኛ ከደንበኞች ጋር ነው ብቻን የሚሰራ ስራ የለም። ስለዚህ ከደንበኞች ጋር ተናበንና ተቆራኝተን ስራዎችን እናከናውናለን የነሱ የሚሰጡንንም ደግሞ ግብረ መልስ እንይዝና የስራ ማሻሻያዎችን እናደርጋለን ማለት ነው። በዚያ ምክንያት እነሱ ተነሳሽነታቸው ይጨምራል እኛም እንደዛው የስራ ተነሳሽ ሁለታችን ይጨምራል። ማለት ነው

ትንኞች በአካባቢዬ የሉም ብዙ የሉም። ስለዚህ ምንም የሚረብሽ ነገር የለም ማለት ነው። በፊት አንዳንድ ጊዜ መኖሪያ ቤቶች ሲቀያየሩ እና ክረምት አካባቢ ትንኞች ይኖሩ ነበር። ግን አሁን ላይ በጋም ስለሆነ አካባቢም ደግሞ ስለቀየርኩ አሁን ምንም አይነት ትንኝ በእኔ አካባቢ የለም። ሲኖሩ ግን በጣም የሚረብሹ ናቸው

የስራ ልብስ ብዙ ጊዜ አልለብስም የትኛውንም ልብስ ነው ለብሼ የምሄደው። ምናልባት አንዳንድ የስራ መልኩ መስኮች አሉ የደንብ ልብስ የሚጠይቁ የኔ ግን የስራ ባህሪ ስለማይጠይቀኝ። ማንኛውንም ልብስ ለኔ ብቻ የሚመቸኝን ልብስ አለባበስ ለብሼ ወደ ስራ እገባለሁ ያን ያክልም የሚያስቸግረኝም ጉዳይም የለም።

እኔ ምጽፈው በቀኝ እጄ ነው። የለመድኩትም በቀኝ እጄ ነው ስለዚህ ከመጀመሪያው ጀምሮ በቀኝ እጄ ነው የምጽፈው ያው በግራ እጅ የለመደ ሰው ደግሞ በግራ እጅ ይጽፋል ማለት ነው። እኔ ከልጅነቴ ጀምሮ የለመድኩት በግራ እጅ ስለሆነ በግራ እጅ በጥሩ የእጅ ጽሁፍ ጽሁፎችን አከናውናለሁ ማለት ነው።

በቤተሰባችን በርካታ በዓላትን ሃይማኖታዊና እንዲሁም ባህላዊ በዓላትን እናከብራለን። በአመት ውስጥ በጣም ብዙ በዓላት አሉ ስለዚህ እነሱን እናከብራለን። ሃይማኖታዊ በዓላትን ቤተክርስቲያን በመሄድ ቤት ውስጥ ደግሞ ጸበል ነገር ጽዋ በማዘጋጀት እናከብራለን። እንዲሁም ደግሞ ባህላዊ የሆኑ ከሃይማኖታዊ ውጪ የሆኑትን ደግሞ እንዲሁ ሰብሰብ ብለን የተለያዩ ምግቦችን በመጠጣትና ቡና በመጠጣት አብረን እናሳልፋለን

የምጠቀመው ብርድ ልብስ ሶስት ብርድ ልብስ ናቸው ለእኔ ማለት ነው። ሶስት ብርድ ልብሶች አሉ። እነሱን እንግዲህ እየቀያየርኩ እጠቀማቸዋለሁ ማለት ነው። አንዳንድ ጊዜ ብርድ ሲኖር ሁለቱን ብርድ ልብስ። ሁሉም ተመሳሳይ ውፍረት ስለሌላቸው። ሁለቱም ብርድ ልብስ የምጠቀምበት አጋጣሚ አለ። አንዳንድ ጊዜ በጣም ሙቀት በሚሆንበት ጊዜ አንዱን ብርድ ልብስ እንጠቀማለን ግን ሶስት ብርድ ልብስ እጠቀማለሁ

የምጠቀማቸው እንግዲህ መሳሪያዎች የተለያዩ ሊሆኑ ይችላሉ ግን ለኔ እንደ ሙያ መስክነቴ የምጠቀማቸው የተለያዩ መሳሪያዎች ያሉ የጽህፈት መሳሪያዎች አሉ። እነሱም እስክብሪቶ አለ እንዲሁም ላፕቶፕ አለ ዴስክቶፕ አለ። ቾክ አለ ዳስተር አለ። ዋይት ቦርድ ማርከር አለ እነሱ እነሱን እጠቀማቸዋለሁ ማለት ነው። ከዛ ውጪ ደግሞ ለራሴ የምጠቀምባቸው የተለያዩም መሳሪያዎች አሉ።

የህዝብ ማመላለሻዎችን በጣም እጠቀማለሁ። ምክንያቱም ያው እኔ የራሴን መኪና ስለሌለኝ የህዝብ ማመላሻዎችን ነው የምጠቀመው ማለት ነው። ስለዚህ እነሱም በስፋት እጠቀማለሁ፤ ቅርብም ሆነ ሩቅ ቦታ ለመሄድ ዋናኛ የምንጠቅመው የትራንስፖርት አይነት የህዝብ ማመላለሻዎችን ነው ማለት ነው። እነዚህ የህዝብ ማመላለሻዎች በጣም ጠቃሚ ናቸው ለኔ።

በባዶ እግር መራመድ አሁን ላይ አልችልም ግን አውቀዋለሁ በደንብ። እስከ አስራ ሰባተኛ አመቴ ድረስ ገጠር ላይ ሆኜ በባዶ እግር ነው የምሄደው እና ስሜቱን አውቃለሁ። ከአሥራ ስምንት አመት በኋላ ግን በጫማ ነው የምሄደው ማለት ነው ስለዚህ። በእግር መራመድ ተራምጄ አውቃለሁ።

ማሰላሰል አደርጋለሁ ምክንያቱም በርካታ ተግባራትን ለመተግበር መጀመሪያ ማሰላሰል ወይም ደግሞ ማሰብ ያስፈልጋል እና ማሰላሰልን በጣም ብዙ ጊዜ እንደውም እኔ ከመጠን በላይ ነው አንድ ነገር ለመስራት በጣም ብዙ ነገር አሰላስላለሁ። እንዲሁም ደግሞ ከበድ ያለ ነገር ለመግዛት ለመተግበር በጣም ብዙ ነገሮችን አሰላስላለሁ ማለት ነው። ስለዚህ በደንብ አሰላስላለሁ

ማንቂያ ሰዓት አልጠቀምም ምክንያቱም እኔ በተለያዩ ጊዜ ራሴን ካሳመንኩት አእምሮዬን ማለት ነው። መንቃት እችላለሁ ከእንቅልፌም ሌሊትም ሆነ አቋርጬ በመካከል ሆነ ወይም ጠዋትም ሆነ ለመነሳት አልቸገርም። አምሮዬን ካሳመንኩት በዛ ሰዓት እነቃለሁ። እና የማንቂያ ሰዓትን አልጠቀምም።

ስራዬን ብዙ አልወደውም እውነት ለመናገር መጀመሪያ ስመረቅበትም በፍላጎት አልነበረም እና ብዙ አልወደውም ግን ያው እንጀራ ለመብላት እና ቤተሰቤን ለማስተዳደር ግድ ስለሆነብኝ ብቻ። እሰራለሁ እንጂ። በጣም የማልወደውን ስራ ነው ማለት ነው የተመረኩ።

የምመርጠው የሙቀት አይነት በጣም መጠነኛ የሆነ መካከል ላይ ያለ በጣም ሳይሞቅ በጣም ሳይቀዘቅዝ ወይንአደጋ የሚባለውን የሙቀት አይነት ያለበትን አካባቢ ወይም ደግሞ ያለበትን ወቅት እወደዋለሁ ማለት ነው። ምክንያቱም በጣም ከሞቀም ለሰውነቴ ችግር ነው ብዙ አልወድም በጣም ደግሞ ከቀዘቀዘም እንደዚሁ ተመሳሳይ ነው። ስለዚህ መካከል ላይ ያለውን የሙቀት መጠን አወደዋለሁ

በስራ ሶስት ጥሪ አደርጋለሁ። ከሶስት ጥሪ በኋላ ብዙ አልታገስም ምክንያቱም ህጉም የሚፈቅደው ሶስት ጥሪ ነው ከሶስት ጥሪ በኋላ ግን ህጋዊ መንገድን ተከትሎ ይሄዳል ማለት ነው። ስለዚህ ህጋዊ መንገዱ ከሆነ እኔ ህጋዊ መንገድ ተከትዬ መስራት ነው የምፈልግ። ስለዚህ ሶስት ጥሪ አደርጋለሁ

ኢሜል ምናልባት በቀን ሁለት ሶስት ልልክ እችላለሁ አንዳንድ ጊዜ ከዚያ ሊበልጥ ይችላል ግን በአማካይ እንደው ሁለት ኢሜል ልልክ እችላለሁ በቀን ማለት ነው። አንዳንድ ጊዜ አንድም ልልክ እችላለሁ አንዳንድ ጊዜም ደግሞ ምንም ላልክ እችላለሁ ግን አንዳንድ ጊዜ ደግሞ አምስት ስድስት ልልክ እችላለሁ እና በአማካይ እንደው ሁለት ኢሜሎችን እልካለሁ

አዎ የፋም ማብሰል አውቃለሁ። መብራት በማይኖርበት ጊዜ ልጅ ሆነንም አሁንም የምንጠቀመው ነገር እሱን ፋመን ነው ማለት ነው ያው ከሰል ማለታችን ነው። ስለዚህ እሱን አሁንም መብራትም ቢኖርም በነገራችን ላይ ቡናም ምንም ለመጠጣት ብዙ ሰው እሱን ነው የምትጠቀመው እኔም እሱን እጠቀማለሁ ተጠቅሜም አውቃለሁ

የሀበሻ ዳቦ እወዳለሁ ሀበሻ ሲባል ምንድነው? ይህ ከስንዴ ዳቦ የሚዘጋጀውን ማለቴ ነው የፊኖ ዱቄት ዳቦ ብዙም አይመቸኝም ግን እወደዋለሁ። በጣም የምወደው ግን የሀበሻውን ከስንዴ የሚዘጋጀውን ጠቆር ያለውን ዳቦ ነው ማለት ነው። እንጂ ያኛውም ብዙ አልወደውም

የስራ እድገት እየፈለኩ ነው ከመፈለግ ወደኋላ አልልም አቋርጬም አላውቅም ስለዚህ በጣም በተደጋጋሚ እፈልጋለሁ ማለት ነው። የስራ እድገቴን ስለምፈልገው እጅግ በጣም ተደጋጋሚ በሆነ መንገድ እየፈለኩ ነው ማለት ነው። ይሳካ አይሳካ ሌላ ጉዳይ ሆኖ በጣም ከመፈለግ ወደኋላ ብዬ

ብዙ ሰነዶችን አዘጋጃለሁ አዎ በጣም ብዙ ሰነዶችን አዘጋጃለሁ። እነኛም ብዙ ሰነዶች ግን ሊተገበሩ የሚችሉ መሆን አለባቸው። ዝም ብሎ ዝም ብዬ አለፋም። ግን ለስራ የሚጠቅሙና ለእቅድ የሚጠቅሙ ነገሮችን በጣም በርካታ ሰነዶችን አዘጋጃለሁ። እነሱን ሰንዶ በማስቀመጥ ለመጪው ትውልድም እንዲቆይ ስለምፈልግ ሰነጃ አዘጋጃለሁ

በተፈጥሮ ውስጥ መራመድ በጣም ነው የሚያስደንቀኝ በነገራችን ላይ ተፈጥሮ ራሱ መጎብኘት የምፈልገው አካባቢ ነው። አንዳንድ ተፈጥሮ በጣም ውብ የሆነ ተፈጥሮ ያለው አለ። እና በዚያ ተፈጥሮ ውስጥ መራመድ እጅግ በጣም የሚያስቀናኝና ሁል ጊዜም በእረፍት ሰዓቴ ይሄን ነገር መተግበር የምፈልግ ነኝ። ግን ብዙ ጊዜ አይሳካልኝም

ወደምናፍሻ ብዙ ጊዜ አልሄድም ግን በጣም ጥቂት ጊዜ እሄዳለሁ። አልፎ አልፎ እንደው በአመት ሁለት ጊዜ በየት ነው እንጂ። ጊዜም አይኖረኝም ጉልበትም አይኖርም። እንዲሁም ገንዘቡም እዚያ ድረስ መሄጃ ስለማይኖር። በአመት በጣም በዛ ቢባል ሁለት ጊዜ ብቻ እሄዳለሁ

ከፀሀይ ራሴን እከላከላለሁ በጣም ሙቀት በሚሆኑበት ሰዓት ላይ ከፀሀይ ራቅ ብዬ ጥላ ቦታ ላይ እቀመጣለሁ። ምናልባት ፀሀይም አስፈላጊ የምትሆንበት አጋጣሚ አለ በርግጥ በጣም ብርድ እና ቁርቦና ሰዓት ማለት ነው በዛን ጊዜ ግን ፀሀይ ላይ እሆናለሁ ከዛ ውጪ ግን ከለል እላለው ወደ ጥላ ማለት ነው

እንደገና ጥቅም ላይ ማዋልን በተመለከተ ብዙ ስራዎችን እሰራለሁ እና እንደገና ጥቅም ላይ የተለያዩ ነገሮችን አውላለሁ። ጥቅም ላይ የሚሉትን ማለት ነው እንደገና ጥቅም ላይ የሚሉትን እንደገና እጠቀምባቸዋለሁ የማይሉትን ግን ተጠቅመን የምንጠላቸውን ግን ወደው ተጠቅሜ እጥላለሁ ማለት ነው። ብዙዎችም በዚያ መንገድ እጠቀማለሁ

የምወደው መጠጥ የለም ግን ማዘወትራቸው መጠጦች አሉ አንድ ነው አንድ ነው ብዬ የምወደው መተት ግን የለም ግን እንደው የምጠጣቸው አሉ ቢራ ለስላሳ እና ደግሞ ሎካል አረጋውን እሞክራለሁ። ግን አንድ የምመርጠው በጣም የምወደው መተት ነው የማስቀምጠው ግን የለኝም። ያንንም ከልምዴ ማየት

ምናልባት እንግዲህ የተለያዩ ምሳሌዎችን አውቃለሁ ምሳሌው አነጋገር ከሆነ ግን ነገር ነገር በምሳሌ ጠጅ በብርሌ ይባላል። ምሳሌው አነጋገር ከሆነ ማለት ነው። ሌላም ብርካታ ምሳሌያዊ ነገር ቅርሶች አሉ። ግን ይሄንን ከሆነ በዚህ መንገድ መግለጽ ይቻላል ማለት ነው። ይሄኛውንም ትርጉሙንም መግለጽ ይቻላል

በቤቴ የተለያዩ እቃዎች አሉ የተለያዩ ለቤት ውስጥ የምትጠቀምባቸው እቃዎች አሉ ለግል የምትጠቀምባቸው እቃዎች አሉ ለምሳሌ ሶፋ ቁም ሳጥን አለ። እንዲሁም ደግሞ ፍሪጅ አለ ሙስብ አለ። ምጣድ አለ እንዲሁም ብረት ደስታዎች ወዘተ የሚሳሰሉት ነገሮች ይገኛሉ። በግል የምንጠቀምባት ደግሞ ስክሪቶ መጽሐፍ ሆዜ ላፕቶፕ አለ

ቅሬታዎችን እንዴት ታስተናግዳለህ? ለሚለው እንግዲህ ቅሬታዎችን በተለያየ መንገድ በበጎና በአዎንታዊና አሉታዊ በሆነ መንገድ አስተናግዳለሁ በጎ በሆነ መንገድ ያው በጎ በበጎ መንገድ የመጡትን በበጎ በሆነ መንገድ አስተካክላለሁ ግን በተንኮልና በውሸት እንዲሁም በማጭበርበር ከመጡ ደግሞ በዚያው ልክ አስተናግዳለሁ

ቀልድ መናገር ብዙ አይመቸኝም አልወድም አልለመድኩምም እና። ቀልድ ለመናገር ብዙ ፍቃደኛ አይደለሁም አልወድምም። ቀልድ መናገር ምክንያቱም ቀልድና ቁም ነገር። ቤት ያበላሻል ቀልድና ቅዘን ቤት ያበላሻል ነው የሚባለው። እና እዛ ላይ ብዙ አይደለሁም በጣም አልወድም።

የምጽፈው በብእር ነው በእርሳስ አልጽፍም። እንደው ልጆችን ለማስረዳት ካልሆነ በስተቀር እርሳስ ስለማይመቸኝ በእርሳስ አልጽፍም። በብእር ነው የምጽፈው ብእሮቹ የእጅ ጽሁፍን ያሳምራሉ። በጽሁፍም ደግሞ በጣም ምቾት ስላላቸው እነሱን ነው የምጠቀመው ግን ትንሽ ውድ ናቸው እነዚህ ብእሮቹ

በልጅነቴ የምወደው ጨዋታ ገበጣ የሚባል ባህላዊ ጨዋታ እሱን በጣም እወደው ነበር በጠጠር የምንጫወተው ማለት ነው። እሱን በየተራ ቁጭ ብለን እንጫወት ነበርና እሱን በጣም የምወደው ጨዋታ ነው። አሁን ጊዜ ድረስ ያው ጊዜ ስለሌለኝ እንጂ ስለዚህ እሱ በጣም የምወደው ጨዋታ ገበጣ ይባላል

ወደ ስራ በሰአቱ ትደርሳለህ? የሚለው አዎ እደርሳለሁ እንደውም እኔ በጣም ስጉ ነኝ ለስራ ታታሪ ስለሆንኩ ሰዓት መሸራረፍ አልፈልግም ስለዚህ በሰዓቷ በተባለው ሰዓት ሁለት ሰዓት ግባ ከተባልኩ ሁለት ሰዓት ላይ እንደውም ቀደም ብዬ ነው የምደርሰው ብዙ ጊዜ እንደ ሌላው ሰው ማርፈድ ምን ማለት ብዙ አይመቸኝም የኔ ባህሪም አይደለም

ልብስ በሳምንት ሁለት ጊዜ አጥባለሁ። ያው በሳምንት ሁለት ጊዜ። ስለሚቆሽሽ በሳምንት ሁለት ጊዜ አጥባለሁ። ማጠቢያ ማሽን ስለሌለ ያው በእጅ ነው የማጥበው። ግን ያው ሁለት ጊዜ ንጽህናን መጠበቅም ግድ ስለሆነ በሳምንት ሁለት ጊዜ አጥባለሁ

ልብስ ያው በእጄ ነው የማጥበው ማሽን ስለሌለ ቅድም እንዳልኩት። በእጅ ነው የማጥበው ያው ማሽን ስራ ነው ያቀላል ግን። ያው ኢኮኖሚው ስለማይቻል በእጅ ነው የማጥበው። ሳፋ ነገር ተጠቅሜ በደንብ እሽት አድርጌ በደንብ አጥበዋለሁ ግን አሰልቺ ነው በመሰረቱ ቢሆንም። ምንም አማራጭ ስለሌለ በእጅ አጥባለሁ

የሰራ ጊዜ በጣም የተጨናነቀ ነው። በጣም የተጨናነቀ ነው በርግጥ እረፍት አለው የተወሰነ ከዘጠኝ ተኩል ከአስር ሰዓት ቦኋላ ግን እስከ አሥር ከሁለት እስከ አሥር ድረስ ያለው በጣም በጫራና በጭንቀት ነው የምንሰራው ብዙ ጫና አለ ያንን ተቋቁመን እንግዲህ ተቋቁሜ ጫናውን ተቋቁሜ እሰራለሁ።

ስጦታ መስጠት ብዙ አልወድም። ምክንያቱም ያው ኢኮኖሚያዊ በሆነ መንገድ ሊያዳክም ስለሚችል። ስጦታ መስጠት በጣም አልወድም እንደው ለልጆችና ለባለቤቴ ካልሆነ በስተቀር። ለሌላ ስጦታ መስጠት በጣም አልወድም አላደርገውም አድርጌም አላውቅም።

የአመራር ሚና አለኝ በተለያየ ተቋም ውስጥ አመራር ሆኜ አገልግዬዋለሁ ስለዚህ በርካታ ሚናዎች አሉኝ በአመራርነት ሽልማት ሁሉ ተሸልሜ አቃለሁ በላቀ አፈጻጸም ማለት ነው። ስለዚህ በጣም ደስ እያለኝ የምሰራው ስራ አመራርነት ነበር። ያው ጊዜና ጉልበት ቢፈጅም እጅግ በጣም ጥሩ አድርጌ ሰርቼ

ጊዜየን በደንብ አስተዳድራለሁ ብዬ አስባለሁ በጣም ባልመጻደቅም እጅግ በጣም ጥሩ አድርጌ አስተዳድራለሁ ብዬ አስባለሁ። ያው ጫና አለ የስራ ጫና አለ ያንን የስራ ጫና ተቋቁሜ ቤትም ያለውን ነገር አስተካክዬ በጣም ጥሩ በሆነ መልኩ። ሰአቴን እጠቀማለሁ

የምትጠቀመው ስልክ ስማርት ስልክ ነው? ይቺ በተን ስልክ የምትባለዋን አልጠቀማትም። ምክንያቱም ስማርት ስልክ የተለያዩ ነገሮችን እሰራበታለሁ እና ያንን መሰረት አድርጌ የምጠቀመው ስማርት ስልክ ነው ማለት ነው። ስማርት ስልክ ውስጥም ቴክኖ ሰላሳ የሚባለውን ነው የምትጠቀመው

ስለ ቅርብ ጓደኛዬ በጣም የጠለቀ ነገር ባላውቅም ግን እንደው አንዳንድ ነገሮችን ልበሪ የቅርብ ጓደኛዬ በጣም ትሁት ነው በጣም ታማኝ ነው። ለሰው ያለው አክብሮት በጣም ከፍተኛ ነው ያው አራሱንም እንዲያከብሩት ይፈልጋሉ ሌሎች ሰዎች ስለዚህ እሱን በዛው ልክ ሌሎችን ማክበር ይፈልጋል ማለት ነው።

የምወደው እንስሳ ድመት ነው ድመትን ለምንድነው የምወደው ያው ቤት ውስጥ አይጦችን እና አንዳንድ ነገሮችን ስለምታጠፋና ስለምትጠብቅ ድመትን በጣም እወዳለሁ። በዛ ላይ ደግሞ የምትመገበው ፍጆታዋ በጣም ቀላል ስለሆነ ድመትን በጣም አድርጌ ነው የምወደው ብዙ ነገር ከብዙ ነገር ስለምትከላከል ጭምር።

አዲስ ቴክኖሎሎጂ መማር እጅግ በጣም አድርጌ ነው የምወደው ምክንያቱም ከዘመኑ ጋር መራመድ በጣም አስፈላጊ ነው። ከዘመኑ ጋር ካልተራመድኩ ኋላ ቀረሁኝ። ማቅረት ስለሆነ ዘመናዊ ነገሮችን ለመማር በጣም በጉጉት ነው የምጠብቀው። በተለይ በዚህ ዘመን የተለያዩ አዳዲስ ቴክኖሎጂዎች አሉ። እነሱን ካልለመድን ወደፊት መኖር የማንችልበት ደረጃ ስለሆነ አዳዲስ ቴክኖሎጂ መማር በጣም ነው የምወደው

ሳንዳል አልለብስም። ምክንያቱም ለኔ ብዙ አይመቸኝም ሱፍና ሳንዳል የመሳሰሉ ነገሮችን እኔ አለብስም። ምክንያቱም ከእኔ ከሰውነቴ ጋር የማይሄድ ስለሆነ እሱን አለብስም እንደውም ብዙ ጊዜ ጂንስ ሱሬ እንዲሁም ጨርቅ ሱሬዎችን። ከሸሚዝ ጋር አዘወትራለሁ ማለት ነው ያ ለኔ ሰውነት የተሻለ ስለሆነ ያንን እጠቀማለው

መማር የምፈልገው አዳዲስ ነገር ያው በቴክኖሎጂ ነክ ነገሮች ላይ ነው ቴክኖሎጂ ነክ ነገሮች ላይ አዳዲስ ነገሮች ቢኖሩ በተለይ ሶፍትዌር ላይ ሞባይል አፕሊኬሽን ላይ እዚህ አርቴፊሻል ኢንተለጀንስ አካባቢ ላይ አዳዲስ ነገሮችን መማር በጣም ፍላጎት አለኝ። አሁን ከጊዜ አንፃር እና ከገንዘብ አንፃር እንጂ ብማር በጣም ደስተኛ ነኝ

ላፕቶፕ አለኝ። ላፕቶፕ አለኝ። በላፕቶፕ ነው የተለያዩ ነገሮችን የምሰራው የተለያዩ ድርጊቶችን የማከናውነው እጽፋለሁ ቪዲዮ አይበታለሁ ዩቲዩብ ምርምር እሰራበታለሁ ኖት እጽፍበታለሁ ስለዚህ እነኝ ነገሮች ሁሉ የማደርገው በላፕቶፕ። ስለሆነ ላፕቶፕ አለኝ በጣም ነው የምጠቀምበት

የስልኬ ባትሪ ሁለት ሰዓት ይቆያል። ቴክኖ ስፓርክ ይባላል ስልኬ ስለዚህ ሁለት ሰዓት ይቆያል ሙሉ ቻርጅ ከተደረገ ማለት ነው። ሙሉ ቻርጅ ከተደረገ ሁለት ሰዓት ይቆያል። ግን ሙሉ ካልተደረገ ደግሞ እንደሁኔታው ቶሎ የሚያልቅበት አጋጣሚ አለ ማለት ነው። ግን የተሻለ ነው አስራ ሁለት ሰዓት ማስጠቀሙ በጣም ጥሩ ነው

እሳት ማንደድ በጣም እችላለሁ እሳት ሳድግም እሳት እያነደድኩ ነው ያደግኩኝ እና እሳት ማንደድ እጅግ በጣም አድርጌ እችላለሁ ከከሰልም ቢሆን በእንጨትም ቢሆን እሳት ማንደድ። በዚህ ያደኩ ስለሆነ መብራት የሌለበት አካባቢ ስላደኩ በጣም እችላለሁ። እንደውም ከሰል ነው ከባዱ እና እሱንም በደንብ አድርጌ ነው የምችለው።

ደብዳቤ መጻፍ ብዙ አልወድም። ምናልባት የስራ ደብዳቤ ካልሆነ በስተቀር እሱም የስራ ደብዳቤ አሁን ላይ ቀርቷል እና በቴሌግራም እንዲሁም ደግሞ በቪዲዮ ኮንፈረንስ በምን ነው ከሀላፊ ጋርም የምንገናኘው። እና አሁን ላይ ደብዳቤ መጻፍም አልወድም አልጽፍምም። ፍቅሩም የመውደድ ሁኔታውም የለም

ሌሎችን መርዳት እወዳለሁ በነገራችን ላይ ሌላን ሰው መርዳት በጣም የተጨነቀን ሰው መፍትሄ ማፈላለግ በጣም ደስ ነው የሚለኝ እና ያን ነገር እወዳለሁ ምክንያቱም በመንፈሳዊ መንገድም አገኘዋለሁ እንዲሁም ደግሞ አንድ ሰው በጣም ተቸግሮ የነበረን ሰው ደግሞ ወደ ተሻለ ነገር ለማምጣት በጣም ጥረት አረጋለሁ ያም አእምሮአዊ እረፍት ይሰጠኛል።

የምመገበው ያው በትሪ በሳህን እንዲሁም ደግሞ በመሶብ ነው አልፎ አልፎ እና ግን በመሶብ አልፎ አልፎ ነው የምመገበው ብዙ ጊዜ በሳህን እና በትሪ ነው። ሰብሰብ ካልን ከቤተሰብ ጋር በትሪ እንመገባለን እመገባለሁ ካልሆነ ግን ለብቻዬ ከሆነ ግን በሳህን በቁርጥ መልክ እመገባለሁ ማለት ነው።

አማርኛን እንደ አፍ መፍቻ እችላለሁ እንግሊዘኛን እንደ ፎሬን ቋንቋ እንደ ውጭ ቋንቋ እችለዋለሁ እንደው ሶስተኛ ትግረኛ ትንሽ ትንሽ እሞክራለሁ። ስለዚህ ሶስት ቋንቋዎችን እችላለሁ ማለት እችላለሁ። ምክንያቱም መናገርም አንዱ ቋንቋን መቻል ስለሆነ ትግረኛንም መናገሩን በተወሰነ መንገድ ስለምችለው። ሶስት ቋንቋ እችላለሁ

ከስራ ባልደረቦቼ ጋር በጣም መልካም እና ጥሩ የሆነ ግንኙነት ነው ያለኝ እኔ ብዙ ጊዜ ከስራዬ ጋር ነው አለቃዬም ስራዬ ነው። ስለዚህ ከሰዎች ጋር የተለየ የሆነ ጥላቻ የለኝም ገፍተው ካልመጡ በስተቀር ማለት ነው። ስራዬን አክብሬ ሰራለሁ። ከእነሱ ጋር ያለኝ ግንኙነትም በጣም መልካም ነው ማለት ነው። ሰውን አላንጓጥጥም ሰውን አከብራለሁ ትዕግስት አደርጋለሁ

ስነ ጥበብ በጣም ነው የምወደው። በነገራችን ላይ ስነ ጥበብ ብዙ ነገሮችን ይይዛል የሚያዝናና ነው ስሜትን የሚቀሰቅስ ነው ስሜትን ደግሞ የሚያሳዝን ነው። እና በጣም ስነ ጥበብ በጣም ደስ ይለኛል። ግን ከስነ ጥበብ አንዱንም አልችለውም። ለምሳሌ ስዕል በጣም አርቲስቲክ የሆኑ ስዕሎች አሉ ብዙ ስሜቴ ሚኮረኩሩና እነሱን ባይ በስዕል እወዳለሁ

የስራ ምኞቴ በጣም ከፍተኛ ተመራማሪ ሆኜ ለሀገሬ ለውጥ ማምጣት ነው። ቢቻል ቢቻል ለሀገሬ ለውጥ ማምጣት ባይቻል ባይቻል ግን የተሻለ ተከፋይ ሆኜ አዳዲስ ፖሊሲዎችን እና አዳዲስ ሁኔታዎችን ለሀገሬ ማበርከት ነው ማለት ነው ይሄ በጣም የስራ ምኞቴ ነው ማለት ነው። ምንም እንኳን የማይሳካ ቢመስልም

የተለየ የምወደው ፊልም የለም ብዙ ፊልሞችን አያለሁ ግን በጣም የምወደው ፊልም ፊልም መጥቀስ አልችልም ምክንያቱም ያን ያክል የፊልም የፊልም ፍቅር የለኝም። በጥቅሉ ፊልምን ብዙ ምርጫዬ አይደለም ወይም አልወድም የሚለውን ነገር ባስተላልፍ ጥሩ ነው

የትንኝ መረብ እጠቀማለሁ። ምክንያቱም ትንኞች ባሉበት አካባቢ እጠቀም ነበር በእርግጥ ቀደም ብሎ ነው ከአንድ አመት ምናምን አካባቢ ያለውበት ቦታ ትንኞች የሚበዙበት ነበር። እዚያና አካባቢ ይጠቀም ነበር አሁን ግን ትንንኞች የሌሉበት ቦታ ስለሆነ ያለሁት አልጠቀመውም።

አሁን ላይ የቤት እንስሳት የለኝም። ግን በፊት ላይ ነበረችኝ ድመት ነበሩኝ ድመቶች እና ከአይጦች ይከላከላሉ ከአንዳንድ ነገሮች ለሚከላከሉ ነበሩ ድመቶች። አሁን ላይ ግን ያለውበት ስለማይመች ምንም አይነት የቤት እንስሳት የለኝም። ቢኖረኝ ግን በጣም በጣም ነው ደስ የሚለኝ።

በዚህ ቅዳሜ እና እውድ እንግዲህ የተለያዩ ስራዎችን እሰራለሁ ብዬ አስቤያለሁ። ሰዎች ጓደኞቼ ጋ አወራለሁ ስለ ቢዝነስ ስለ አንዳንድ ነገሮች አወራለሁ። እንዲሁም ደግሞ የራሴን የግሌን ደግሞ ስራዎችን እሰራለሁ። ትምህርትም አለ አስተምራለሁ ማለት ነው። ስለዚህ እነኚህን ሶስት ነገሮች አከናውናለሁ

የምወደው ምግብ ሽሮ በእንጀራ ነው። ያው ፓስታም ሞከረንም ዳቦም የተለያዩ ነገሮችን እመገባለሁ ግን ሽሮ በእንጀራ በጣም የምወዳት የምወደው ምግብ ነው። ለምንድነው? ያው ሽሮ ያደኩበት ስለሆነና ገንቢ ምግብ ስለሆነ ስለሚጣፍጠኝ ይመስለኛል እሱን በጣም ከሁሉም አስበልጨ ነው የምወደው

የጨረቃ ብርሃን። በጣም ነው የምወደው እና የምመለከተው የጨረቃ ብርሃን በነገራችን ላይ ያው በምሽት ስለምትወጣ የተለየ ድባብ ነው የምትሰጥ። ለሰውና ጨረቃ በምትወጣበት ጊዜ በጣም አያለሁ እሱም ነገር ደስ ስለሚለኝ በጣም ነው የምወደው። የጨረቃን ብርሃን

ማህበራዊ ሚዲያ በጣም ነው የሚጠቀመው ቲክቶክ ፌስቡክ ዩቲዩብ ኢንስታግራም እነዚህን ነገሮች በጣም እጠቀማቸዋለሁ ቴሌግራምን ጨምሮ ማለት ነው። ለምንድነው በዋናነት የምጠቀማቸው ግን ለመረጃ ነው ለሌላ ነገር አይደለም። ያው መረጃ ለማግኘት መረጃ ለማስተላለፍ። እነኚህን በደንብ እጠቀማቸዋለሁ።

ለሌሎች ማስተማር እችላለሁ ምክንያቱም ስራዬም ማስተማር ስለሆነ መምህር ስለሆንክ ለሌሎች አካዳሚያዊ ትምህርትንም ሆነ ሌላ ማህበራዊ ኢኮኖሚያዊ ፖለቲካ ወይም ስነልቦናዊ ጉዳዮችን በደንብ አብራርቸ ግልጽ አድርጌ ለውጥ እንዲያመጡ አድርጌ ማስተማር። እችላለሁ ሙያዬ ስለሆነ ብዙ የሚከብደኝ ጉዳይ አይደለም

መንዳት እችላለሁ። ያው ብዙ አለመድኩም እንጂ ስልጠናውን ወስጄ አጠናቅቄ ፈተናውንም አልፌያለሁ። ግን ያው ብዙ ጊዜ እንደው ለማሽከርከር ልምድ ስለሚጠይቅ በጣም ሰፊ ልምድ ቢኖረኝ በጣም ጥሩ ነው። እንጂ ስልጠናውንም ወስጄ ብቁነህ ተብዬ ፈተናውንም አልፌ መታወቂያን ሁሉ ወስጃለሁ የመንጃ ፍቃድ። ሁሉ ወስጃለሁ

የማልወደው ከተማ በጣም ሙቀት የበዛበት ከተማን አልወደውም። ግን አንዳንድ ጊዜ ያው ዝም ብሎ ደግሞ የምጠላው ከተማ የምለው አለኝ። የራሴ ግን በጣም ሙቀት ያለበትና የሚያጨናንቅ ከተማ አልወድም። ቀዝቀዝ ያለ አየር ያለበት ከተማ በጣም ይመቸኛል። ያ ደግሞ የኔ ተፈጥሮ ነው።

የአትክልት ስራ ሞክሬው አላውቅም ግን ብሞክረው በጣም ደስ ይለኛል እንጂ እስካሁን ድረስ ባለው ሁኔታ ምንም አይነት ሙከራ አላደረኩም። ግን ደስ ይለኛል አይከፋኝም ብሞክረው ግን አሁን ላይ የምሰራው ስራ ሌላ ስለሆነ ጊዜ ስለሌለኝ አቅሙም ስለሌለኝ የአትክልት ስራ አላደርግም።

በዶቄ መፍጨት አላቅም። ፈጭቼ አላቅም ያው ብዙ ጊዜ ይሄኛው ያው ስራው ለሴቶች በማህበረሰባችን ውስጥ የሚሰጥ ስለሆነ እሱን ተግባር አከናውኘው አላቅም። ስራውን በግ በእርግጥ ከበድ ያለ ነው። እና ሴቶች በዋናነት በስልት የሚሰሩት ስራ ስለሆነ እሱን ሞክሬው አላቅም

በልጅነቴ መኖሪያ ቤት ጋር ከእናት አባቴና ከህት ከወንድሞቼ ጋር ሲኖር በጣም ጥሩ ጊዜ ነበረ። ብዙ ትዝታዎች ይኖራሉ የልጅነት ጊዜ አለ በዛ ላይ ደግሞ ትምህርት አለ እና በጣም ብዙ ውጣ ውረዶች ይኖራሉ ግጭቶች ጥሩ ነገሮች ይኖራሉ፤ እና በጣም ብዙ ጥሩ ነገሮችም መጥፎ ነገሮችም ይኖራሉ።

ኢንተርኔት አለኝ አዎ ዋይፋይ አለኝ ዋይፋይ ተጠቅሜ ነው ይሄን ስራ የምሰራ የተለያዩ ስራዎችንም ማህበራዊ ሚዲያዎችንም ደግሞ የግል ስራዎችንም ፋይል ለሌላ ሰው መላክ ወዘተ የሚባሉት ነገሮች። የምሰራው። ኢንተርኔት ስላለኝ ነው ኢንተርኔቱም ደግሞ ዋይፋይ ነው ማለት ነው። ስለዚህ ይህን ተጠቅሜ የተለያዩ መረጃዎችን ለሌሎች ሰዎች አስተላልፋለሁ

እህል መፍጨት አላቅም ቅድም እንዳልኩት እህል መፍጨት በጣም ከባድ ነው። ብዙ ጊዜ በገጠሩ ማህበረሰብ ሴቶች ናቸው ሚፈጩት እና እኔ ፈጭቼ አላቅም ልምዱም የለኝም። ስራውም ከባድ ስለሆነ ሴቶች የሚያከናውኑት ወይም የሚከውኑት ስራ ነው ማለት ነው። ግን ያው አንዳንድ ጊዜ ሌሎች ወንዶች ሊፈጩ ይችላሉ። እኔ ግን ልምዱ የለኝም

ሙዚየም መሄድ በጣም ነው የምወደው ሙዚየም እና የተለያዩ መዝናኛ ቦታዎች ላይ ማዘውተር እኔ በጣም ነው የምፈልገው የምመኘው ማለት ነው ግን ያው ከጊዜና ከገንዘብ ቁጥብነት ወይም ውስንነት አንፃር ብዙ ጊዜን እዚህ ሙዚየም እና የተለያዩ ቦታዎች ላይ ሳላሳልፍ ቀርቻለሁ ግን ወደፊት አንድ እቅዴ ያ ነው።

ወደ ሱቅ ከመሄዴ በፊት አንዳንድ ጊዜ ዝርዝሮችን እጽፋለሁ በተለይ በጣም ብዙ ነገሮች የምገዛ ከሆነ ዝርዝሮችን እጽፋለሁ ግን በጣም ጥቂት ነገሮችን የምገዛ ከሆነ ግን ዝርዝሮችን አልጽፍም ምክንያቱም በቃሌ ላቃቸው ስለመችል ማለት ነው። ብዙ ነገሮች ከሆነ ግን የምገዛው ነገር ሳ መግዛት የነበረብኝን ነገር ሳልገዛ እንዳልመጣ እጽፋለሁ

አስተያየት መቀበል በጣም እወዳለሁ። ብዙዎቹ አስተያየት መቀበል አይወዱም። እኔ ግን በስራዬ ጥንካሬና ድክመቴ እንዲነገረኝና ችግርም ካለ ለመፍታት እንድችል አስተያየትን ከብዙ ሰዎች እቀበላለሁ። በጣም አወንታዊ በሆነ መንገድ ነው አስተያየቱን የምመለከተው ማለት ነው። ሁሉም ሰው ይሄን ይገነዘባል

ከደንበኞች ጋ እገናኛለሁ ብዙ ጊዜ ያው ደንበኞቻችን እኛ ተማሪዎች ናቸው በነጋ በጠባ እንገናኛለን። ስለዚህ እዚያ ላይ ሚሰጡን ፊድባክ ይኖራል እኛም ለነሱ ምንሰጣቸው ምክ ምክርና ተግሳጽ ይኖራል ብዙ ጊዜ ያው ባያዳምጡም ማለት ነው። ስለዚህ ከደንበኞቼ ጋር ቀን በቀን ነው ምገናኘው

መታጠቢያ ቤት ውስጥ አልዘምርም። እኔ እንደውም ብዙ ጊዜ ቀዝቃዛ ውሃው ስለሚቀዘቅዘኝ ትኩረቴ እዚያ ጋር ነው ማለት ነው። ብርድ ስለሚበርደኝ አሁን ስለዚህ ዱብ ዱብ እያልኩ ነው። ሌላ ስሜት ውስጥ አልገባም። መዘመር መዘመር ያው ሴፍ የሆነና ብዙ ጸጥታ ቦታን ስለሚፈልግ እኔ ይሄንን አልቀ

ፎቶ ማንሳት እወዳለው አዎ ማነሳው ግን በስልኬ ነው። በስልኬ የተለያዩ ክንውኖች ይኖራሉ። ለምሳሌ የልጆች ልደት ይኖራል። እንዲሁም ደሞ ሌላም ሌላም ነገሮች ደስ የሚሉ ነገሮች ይኖራሉ። ዶክመንት አሉ እነሱ እነሱን ፎቶ አነሳለሁ። ስልኬንም እንደ ፎቶ ካሜራ እጠቀማለሁ።

ጫማ የተለየ የምለው ጫማ የለኝም ግን ቆዳ ጫማዎችን እወዳቸዋለሁ እነኚህ ስኒከር ከሚባሉ ጫማዎች ውጭ ቆዳ የሆኑ ጫማዎች በተለይ በጣም ንጹህ ቆዳ የሆኑ ጫማዎችን እወዳቸዋለሁ። በዝርዝር አንድ ጫማ እንደዚህ ነው ብዬ መግለጽ ባልችልም ቆዳ ጫማዎች ይመቹኛል።

ነገሮችን በስራት አስቀምጣለሁ ያው ለስራየ ምቹ እንዲሆንልኝ እንዲሁም ቤት ውስጥ ላለው ነገር መ ምቹ ሁኔታ እንዲፈጠር በጣም በስርዓት አስቀምጣለሁ። እያንዳንዱ እቃዎችን ወይም ደግሞ ምንጠቀምባቸውን ነገሮች እና እያንዳንዱ ክንውኖችን በስርዓት ለማስቀመጥ ሙከራ አደርጋለሁ ይሄ የኔ የቀን ከቀን ክንውኔ ነው

የምጠቀመው አንድ ትራስ ነው ያው አንዷን ትራስ የትራስ ልብሷን እያጠብኩ እጠቀማታለሁ። ያው ለራሴ አንድ ትራስ እጠቀማለሁ ሌላ ስለማያስፈልገኝ ማለት ነው። ምናልባት አንዳንድ ጊዜ ካስፈለገም ያው ሳሳ ያለና ጠንካራ ያለ ትራሶችን እቀያይራለሁ እንጂ የምጠቀመው አንድ ትራስ ነው ማለት ይቻላል።

መስመር ላይ ሙዚቃ በተደጋጋሚ እሰማለሁ በተደጋጋሚ እሰማለሁ ያ የምሰማው በተደጋጋሚ ሙዚቃ። ለስሜቴ የሚጣፍጥ ደግሞ ወይም ደግሞ መንገዱም ረጅም ከሆነ ያንን የሚያስረሳኝ ደግሞ ትካዜ ውስጥም ገብቼ ከሆነ ያንን ትካዜ የሚያስረሳኝ ነገር ነው ማለት ነው። ስለዚህ እጠቀማለሁ

የማስታውሰው ጥሩ መምህር አለ በሃይስኩል ደረጃም በዩኒቨርሲቲ ደረጃም ማለት ነው። በሃይስኩል ደረጃ የሂሳብ አስተማሪዬን በጣም የማከብረው የማስታውሰው ነው። በዩኒቨርሲቲ ደረጃ ደግሞ የእንግሊዘኛ አስተማሪዬን በጣም ነው የማደንቀው። ምክንያቱም እነሱ ለኔ ሞዴል ናቸው። እነሱን የነሱን ፈለግ ተከትዬ እንድማርና ጠንካራ ተማሪ እንድሆን አድርገውኛል

የቅጥር ሂደት አሁን ላይ ያለው የቅጥር ሂደት በጣም ጥሩ አይደለም። ምንድነው በሰው በሙስና ያው ነው ያለው እና አሁን ላይ ያለው እንደዚያ ነው። አንዳንድ ጊዜ መምህራን ቅጥር ብቻ በውጤታቸው በራሳቸው ውጤት እና አቅም የሚቀጠሩበት ሁኔታ አለ ግን አብዛኛው ላይ ዝም ብሎ ሀሳብ እንዲሰጣጥ እየተደረገ በጓደኛ በሙስና የሚቀጥርበት ሁኔታ ነው

የምወደው ስፖርት እግር ኳስ ነው። ምንም እንኳን እኔ ባልጫወተውም እግር ኳስን በጣም እወደዋለሁ እመለከታለሁ በቴሌቪዥንም እንዲሁ ደግሞ አካባቢያችን ላይ እግር ኳስ የሚጫወቱ ልጆች ሲኖሩ እነሱን እከታተላለሁ አያለሁ። ግን እኔ መጫወት አልችልም። ልምዱም የለኝም ግን እግር ኳሱን በጣም ነው የምወደው።

ከቡና ና ከሻይ ሻይን ነው ምመርጠው ቡናም እጠጣለሁ ግን እኔ ብዙ ጊዜ ሻይን እመርጣለሁ ለምን እንደሆነ ግን አላቅም። ሻይን ምመርጥበት የተለየ ምክንያት የለኝም። ግን ሻይውን ነው ምናልባት እንግዲህ ሳድግ ጀምሮ የመጠጣው ሻይን ስለሆነ በተለይ ሻይ ቅጠሉ አንዳንድ ቅመም አለው እሱ የተሻለ ነው ማለት ነው። እና ሻይን እመ

የምወደው የተለየ ቁጥር የለኝም ግን ብዙ ጊዜ የምወዳቸው ቁጥሮች አሉ እነሱ ምንድን ናቸው? ብዙ ጊዜ ማለት ነው ጎደሎ ቁጥሮቹን እወዳቸዋለሁ። ለምሳሌ እነኚህ አንድ ሶስት አምስት ወዘተ የመሳሰሉትን ቁጥሮች በጣም ነው የምወዳቸው። ምናልባት የተለየ ምክንያት እንግዲህ የለኝም ብዙ ጊዜ አዎ የተሳኩልኝ በዚህ ጊዜ ስለሆነም ብቻ ሊሆን ይችላል